ሽያጭ ግቦች አሉህ ለሚለው ጥያቄ የሽያጭ ግቦች አሉኝ አዎ። ሽያጭ እንግዲህ እኔ በራሴ ዲፋይን ሳደርገው ወይም ደግሞ ሳብራራው ሽያጭ ማለት አንድ እኛ ጋ ያለን ለሌላ አካል የሚጠቅም ነገር። አገልግሎትም ይሁን ደግሞ ምርት ያንን ነገር ለሰዎች መለወጥ ነው ገንዘብ ተቀብሎ ያንን ነገር ለሰዎች ማድረስ ነው መስጠት ነው እንዲገለገሉበት እንዲጠቀሙበት ወይም ደግሞ ለሌላ ጥሬ ለሌላ ምርት እንደ ጥሬ ቃል እንዲጠቀሙት ግብአት እንዲሆናቸው መስጠት ማለት ነው። ሽያጭ ማለት ገንዘብ ተቀብሎ ዋጋ ተቀብሎ የዛን ነገር ዋጋ የዛን አገልግሎት ዋጋ ተቀብሎ ወይም የዛን ምርት ዋጋ ተቀብሎ ምርቱን ወይም ደግሞ አገልግሎቱን መስጠት ማለት ነው። ስለዚህ በዚህ አቅጣጫ እንደዚህ ከሆነ ማነኛውም ሰው የሚሸጠውና የሚገዛው ነገር አለው ሳይሸጥና ሳይገዛ ሊኖር የሚችል ሰው የለም። በምድር ላይ ስለዚህ እኔም የሽያጭ ግቦች አሉኝ እኔ ጋር ያሉትን ችሎታዎች እኔ ጋር ያሉትን አቅሞች እኔ ጋር ያሉትን እግዚአብሔር የሰጠኝን ደግሞ በእውቀት በትምህርት በልምድ ያዳበርኩትን ነገር። ወደ ሰዎች ሄዶ ለሰዎች እንዲጠቅም ለሰዎች እንዲረዳ እኔ ጋር በትርፍነት ያለው ነገር። ትርፍ አምራች መሆን አለብኝ ለመሸጥ መቼም ወይም ደግሞ መለወጥ አለብኝ እኔ ለምፈልገው ነገር እኔ ያለኝን ነገር መስጠት አለብኝ ያ ደግሞ ያለኝ ነገር ሌሎች ካላቸው ነገር በለጥ ያለ መሆን አለበት የተሻለ መሆን አለበት። እና በዚህ ውስጥ ውድድር የሚባል ነገር አለ። ስለዚህ አቅራቦት እና ፍላጎት የሚባል ነገር አለ። ስለዚህ እኔ ላቀርበው የምችለው ነገር እኔ በትርፍነት ያለኝ ራሴ ለራሴ ጠቅሞኝ ለሌላው ማካፍለው ላካፍለው የሚችለው ነገር መሆን አለበት። ስለዚህ ከዚህ አንፃር ግቦች አሉኝ የሽያጭ ግቦች አሉኝ። እኔ ጋር ያለውን መልካም ነገር ለሰዎች ማድረስ እፈልጋለሁ ያንን በማድረሴ ከሰዎች እንግዲህ ገንዘብ ብቻ ሳይሆን ሽያጭ ብዙ ነገር ነው የሚያስገኘው። በገንዘብ የሚለኩም በገንዘብ የማይለኩም ስጦታዎችን ወይም ደግሞ ዋጋዎችን እንድንቀበል ይረዳናል የምንሸጠው ነገር እኛ ጋር በትርፍነት ያለው ነገር እንግዲህ አቀራረባችን ሊወስን ይችላል። ያንን ነገር የምናስተዋውቅበት መንገድ ሊወስን ይችላል። ያንን መንገድ ለሰዎች ተደራሽ የሚሆንበትን መንገድ ሊወስን ይችላል። ያም ለሰዎች ተደራሽ የምናደርግበት መንገድም ሊወስነው ይችላል። ነገር ግን አንድ የምንሸጠው ነገር ለሌች ሰዎች ዋጋ ያለው ነገር እስከሆነ ድረስ ለምንሸጠው ነገር ደግሞ ምን አለን ማለት ነው ግብ አለን ማለት ነው። ግብ በቁጥር ላይሆን ይችላል በቁጥር ሊሆን ይችላል በአይነት በቁጥር ሊለካ ይችላል በኳሊቲ ወይም በኳንቲቲ እንደሚሉት ማለት ነው። ስለዚህ በአይነትና በአይነትና በገንዘብ እንደገና ደግሞ በደረጃ በደረጃዎች ሊከፋፈል ይችላል። ስለዚህ ግቦች አሉኝ ለምሳሌ እኔ በዚህ አመት ለብዙ ሰዎች የእውነትን ቃል ለመንገር ግብ ይዣለሁ። የእውነትን ቃል ወደ እግዚአብሔር መንግስት የሚገቡበትን ቃል ልናገር ግብ ይዣለሁ። ያ ግብ ለኔ ያለኝ ነገር ነው እኔ ጋር ያለኝ የተረዳሁት ያወቅኩት የተገነዘብኩት የተጠቀምኩበት ለሌሎች ደግሞ ይጠቅማል። ያስፈልጋል ብዬ የማምንበት ስለሆነ ይሄን ያህል ብዬ የያስኩት ቁጥር አለኝ ማለት ነው። ያንን ነገር ለሰዎች ላቀርበው በርግጥ ቃሉ ምናልባት ከንግድ ጋብቻ የተያያዘ ይመስላል። እንጂ ይሄ ሽያጭ የሚባለው እኛ ጋር ያለን አንድ ዋጋ ያለው ነገር። ሌሎች ጋር ያንን ዋጋ ወደሚያስፈልጋቸው ለ ኒዱ ወዳላቸው ፍላጎቱ ወዳላቸው ወይም ደግሞ እንደሚያስፈልጋቸው እንኳን ባያውቁም ግን ወደሚያስፈልጋቸው የሰዎች ፍላጎት መቼም የታወቀ ነው። የትም ሀገር ያለ ሰው የሚያስፈልገው ነገር የታወቀ ነው አወቀውም አላወቀውም ተረዳውም አልተረዳውም የሚያስፈልገው ነገር የታወቀ ስለሆነ። በዛ አካዋሃን ያንን የታወቀ ነገር እኛ ጋር እንዳለ የምናውቀውን ነገር ለሌሎች ለማድረስ። እንግዲህ ሲሸጥ አንድ ነገር ሲሸጥ ማስታወቂያ ያስፈልገዋል። እንዲህ ነው የሚጠቅማችሁ መባል አለባቸው ሰዎች ያ ነገር እንደሚጠቅማቸው። ካላወቁ መረዳቱ ከሌላቸው ሊገዙት ስለማይችሉ። ያንን ነገር ማስተዋወቅም ይጠይቃል። ስለዚህ በዚህ አኳሃን በዚህ አቅጣጫ ግቦች አሉኝ እኔ ጋር ያሉት ነገሮች ለሰዎች ተደራሽ እንዲሆኑ ለሌሎች ተደራሽ እንዲሆኑ። ግብ

መተየብ በፍጥነት መተየብ ትችላለህ ለሚለው ጥያቄ አዎ ታይፕ ማድረግ ወይም ደግሞ መተየብ በፍጥነት እችላለሁ ከሚሉት ውስጥ ነኝ። ምክንያቱም እኔ አሁን በኮምፒውተር ነው የተለማመድኩት በነገራችን ላይ ድሮ የታይፕ ማሽን ነበረ የታይፕ መኪና ነበረ አሁን ግን ኮምፒውተር ነው ያለው። በኮምፒውተር ላይ ያው ፈጣን ነኝ በጣም ባልልም መካከለኛ ፍጥነት አለኝ። አማርኛ ታይፖችንም እንግሊዝኛ ታይፖችንም እነካካለሁ ግን ሁለቱንም እጆቼን እኩል ለመጠቀም ገና ብዙ መለማመድ ይኖርብኛል። ነገር ግን በተቻለ መጠን ዋናኛው እጄ ቀኝ እጄ ስራ የለማመደው እጄ ፈጣን ነው። ሲነካካ አይኖቼን ስክሪኑ ላይ እንዳደረግኩኝ ታይፖቹን መነካካት እፈልጋለሁ። እሱን ነገር መለማመድ ማምጣት እፈልጋለሁ በደንብ ነገር ግን አሁን ላይ ሁለቱንም እያየሁ ስክሪኑንም ኪቦርዱንም እያየሁ በተቻለ መጠን በፍጥነት ለመጻፍ እሞክራለሁ። በጣም ዘገምተኛም አይደለሁም በጣም ፈጣንም አይደለሁም። መካከለኛ ላይ ነኝ ያለሁት እና ያው በታይፕ እንትን ስልጠና ይፈልጋል። የለመዱ ሰዎች እንዴት አድርገው ሥልጡን? ባላንሱን ጠብቀው ችሎታ እንደሚሆኑ መጠን የዚህ የሳይኮሞተር ችሎታ እንደሚሆኑ መጠን አእምሮንና ሰውነትን የሚጠቀም እንደሚሆኑ መጠን ቅልጥፍና ይፈልጋል ልምምድ ይፈልጋል። ራሳችንንም መለማመድ ይጠይቃል ልክ ሳይክል እንደመንዳት ላይክል መኪና እንደመንዳት እንደሌሎች ችሎታዎች በየቀኑ ልንለማመዳቸው እንደሚገባ ችሎታዎች ይህንንም ነገር መልመድ ይጠይቃል። እና ሳይክል እንደመንዳት እና ይህንን ነገር መለማመድ እፈልጋለሁ። ኪቦርድ ላይ በተለይ ኮምፒውተር ላይ እንኳን በሁለት ጣት አይጻፍም በአንድ ጣት ነው የሚጻፈው። ፈጣን ነኝ ማለት እችላለሁ ኪቦርዷም አነስተኛ እና እንትን ናት። ምን አልባት ቃላቶች እንዳይደራረቡ ፊደሎች እንዳይደራረቡ እንዳይንጣጡ ካልሆነ በስተቀር የሚያስቸግር የለም። ኪቦርድ ላይ ግን ኮምፒውተር ኪቦርድ ላይ። አይኖቼን ኪቦርዱ ላይ እንዳሉ ሳልነቅል ፊደሎቹ የት እንዳሉ በማወቅ እጆቼን በማለማመድ ያን በግራ በኩል ተደራሽ የሆኑትን በግራ እጅ በኩል ተደራሽ የሆኑትን በቀኝ እጅ በኩል ደግሞ ተደራሽ የሆኑትን ፊደሎች በመለየት በማወቅ አይኖቼን ከስክሪኑ ላይ ሳልነቅል ከኮምፒውተር ስክሪን ላይ ሳልነቅል ፊደሎችን ደግሞ አክሰስ በማድረግ ወይም ደግሞ ተደራሽ በእጆቼ ተደራሽ ለእጆቼ ተደራሽ በማድረግ መጻፍ እፈልጋለሁ። እንደዛ ሲሆን ነው ፍጥነቱ በጣም ከፍተኛ የሚሆነው እና ምንም ነገር የሚያቆይ አይሆንም። በጣም ልምድ ይፈልጋል አንድ ነገር ከተለማመድነው እንዋሃደዋለን። ከተዋሃድን ደግሞ በቀላሉ ምን አድርገው ይሆናል? እና አሁን ላይ ባለው ሁኔታ መካከለኛ ነኝ ማለት እችላል በፍጥነት መተየብ የሚለው ነገር። ሙሉ በሙሉ ፍጥነት እንግዲህ ምን ያህል ነው በሰከንድ ምን ያህል ነው በአንድ ሰከንድ ምን ያህል ቃላት ወይም ደግሞ በተወሰኑ ሰከንዶች ምን ያህል ቃላት ወይም በደቂቃ ውስጥ ምን ያህል ቃላት ትተይባለህ? ቢሆን ኖሮ ጥያቄው ጥሩ ነበረ። በዚያ መልኩ ግን በዚያ መልኩ እኔ ራሴን አልፈተሽኩትም። በደቂቃ በሰከንድ ምን ያህል ቃላት እንትን እንደሚል ግን ራሴን ለማየት እሞክራለሁ። በዚያ አቅጣጫ ምን ያህል ቃላት በሰከንድ ውስጥ ወይም አንዲት በተወሰኑ ሰከንዶች ውስጥ ወይም በአንድ ደቂቃ ውስጥ ምን ያህል ቃላት ታይፕ ማድረግ እችላለሁ ወይ መተየብ እችላለሁ ወይ የሚለውን ነገር? ራሴን ፈትሼ ያለውን ነገር በቁጥር መግለጽ ይቻላል። አሁን ላይ ግን በቁጥር የገለጽኩት ነገር ባይሆንም እንዲሁ በአእምሮዬ በመረዳቴ ቀስ ብለው የሚጽፉትንም ስለማይ በጣም ፈጥነው የሚጽፉትንም ስለማይ እኔ የቱ ጋር ነኝ? እዛ መካከል ላይ እኔ የቱ ጋር ነኝ ብዬሳይ። እኔ ቀስ ብለው ከሚጽፉትም አይደለሁም። በጣም ፈጥነው ከሚጽፉትም አይደለም መካከል ላይ ነው ያለሁት። ግን በጣም ፈጥነው ወደሚጽፉት ለማደግ ራሴን ለማስለመድ ፍላጎቱ አለኝ። እና ይህንን ደግሞ እለማመደዋለሁ አደርገዋለሁ ችሎታም እስክሆነ ድረስ ደግሞ በጣም ጠቃሚም እስክሆነ ድረስ ላደርገው ዝግጁ ነኝ። በእርግጥ አሁን ላለሁበት አጠቃቀም የሚበቃ ያህል ፍጥነት አለኝ። አሁን ባንክ የሚሰሩ ሰዎች አንዳንድ ኮምፒውተር ላይ ሶፍትዌሮች ላይ የሚሰሩ ሰዎች ወይም ደግሞ ዳታኤንትሪ ላይ የሚሰሩ ሰዎች ዳታ ማስገባት ላይ መረጃ ማስገባት ላይ የሚሰሩ ሰዎች በጣም ፍጥነት ይጠበቅባቸዋል። እና እንደዛ አይነት ስራዎችንም ደግሞ ለመስራት ስላስብኩ እኔም ደግሞ ማሰልጠንም ስለሚችል

ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ እኔ እንደ ሁኔታው ነው። አንዳንድ ጊዜ ፀሀይ ለምሳሌ እኔ ጠዋት ጠዋት ፀሀይ ነው ምመርጠው። በተለይ በክረምት ጊዜ ብርድ ባለ ጊዜ ብልጭ የምትለዋ ፀሀይ። ጠዋት ላይ ብቻም ሳይሆን ቀን ላይም እሷን እመርጣታለሁ ማለት አረ ወደ ማታም እፈልጋታለሁ። እንደዛ አይነት ሁኔታዎች ሲያጋጥሙኝ ፀሀይዋ ብርቅ ነው የምትሆነው እንደውም በእኛ ሀገር አንድ አባባል አለ። ፀሀይ ለኔ ለኔ ዳመናው ለጎመኔ የሚባል አባባል አለ። እና ያ ማለት ምንድነው? በክረምት ጊዜ በጣም የደመናና የዝናብ የጭጋግ ወቅት ስለሆነ ፀሀይ ብርቅ ስለሆነች በዛ ወቅት በሲዝን ስናየው ወይም በወቅቶች ስናየው በክረምት ወቅት እኔ ፀሀይ እመርጣለሁ። ምክንያቱም ስለማትገኝ ብርቅ ስለሆነች በበጋ ወቅት ግን ጠዋት ጠዋት እና ወደ ማታ ላይ ፀሀይ እመርጣለሁ። ነገር ግን ደግሞ ቀን ላይ በጣም ሀሩር በሚሆንበት ጊዜ በጣም ድርቅ በሚሆንበት ጊዜ በጣም ንዳድ በሚሆንበት ጊዜ ወይም ደግሞ በጣም ሙቀት በሚበዛበት ጊዜ በዛ ሰዓት ላይ እኔ ሙቀት አልመርጥም ማለት ፀሀይ አልመርጥም። በዛ ሰዓት ጥላ ነው የምመርጠው እና። እንግዲህ ጥላ ሁሉ ይዘን ከቤት የምንወጣበት ጊዜ አለ። ለምን? እንደዛ አይነት ወቅቶች እንደዛ አይነት ጊዜዎች እንዳይጎዱኝ ዋናው ነገር ምንድነው እዚህ ጋር ያለው ሀሳብ ዋናው ሀሳብ? ጥላ የሚያስፈልግበት ጊዜ አለ በቀን ውስጥ በወቅቶቹም ስናይ ቅድም እንዳልኩት በክረምት ወቅት ጥላ ለደመናም ያስፈልጋል ማነው ለዝናብም ያስፈልጋል። በበጋ ወቅት ደግሞ ጥላ ለፀሀይ ያስፈልጋል እና ወቅቱን የምናመጣጥንበት ወይም ደግሞ ሚዛናዊ የምናደርግበት ሁኔታ አለ። ጥላ በመጠቀም ፀሀይ ደግሞ ያው ያለ ጥላ በመሆን ፀሀይን ብቻ ደግሞ በግልጽ ማግኘት የምንፈልግበት ጊዜ አለ። ዋናው ጉዳይ ምንድነው? ጊዜውን ወቅቱን መለየትና ሰአቱን ማወቅ ነው በቀን ውስጥ ከሆነ ሰአቱን ማወቅ ነው። በወቅቶች ከሆነ ደግሞ ጊዜውን ወይ ወቅቱን ማወቅ ነው። ስለዚህ በእንደዚህ አይነት ሁለቱንም ምመርጥበት መፈልግበት የሚያስፈልጉኝ ሁኔታዎች አሉ። እንደ ሁኔታው ማለት ነው ያው ሰው የተለያየ ነገር ነው። ለህይወቱ የሚያስፈልገው አንድ አይነት ነገር ብቻ አይበቃውም። ህይወት የተሰራው ብዙ ነገሮች እንዲያስፈልጉት ተደርጎ ስለሆነ በተለየ የሰውና የእንስሳት ህይወት ስለዚህ ምንድነው? የእፅዋትም ህይወት ቢሆን የሁሉም ህይወት ቢሆን ህይወት በጣም ብዙ ነገር ነው የሚያስፈልገው። እና በዛ የተነሳ እኔ ጥላ ምመርጥበት ሰዓት አለ። ፀሀይ ደግሞ የምመርጥበት እንዲሁ ደግሞ ለእጽዋትም ቢሆን ለአበቦችም ቢሆን እንደገና ደግሞ ለእንስሳትም ቢሆን ቅድም እንደተናገርኩት ጥላ የሚያስፈልግበት ሰዓት አለ። ፀሀይ ደግሞ የሚያስፈልግበት ሰዓት አለ። ስለዚህ ዋናው ሀሳብ ምንድነው? ጥላ መቼ ነው የሚያስፈልገኝ? በምን ሰዓት ልያዘው በምን ሰዓት ልጠቀመው ጥላም ስለሚያስፈልግ መያዝ ያስፈልጋል። ያው ጥላ ደግሞ ብዙ አይነት ጥላ አለ የጃንጥላ የሚባል ከገበያ ገዝተን በእጃችን ይዘነው እያጠላን ዝናብም ፀሀይም የምንከላከልበት ሊሆን ይችላል። እንደገና ደግሞ የዛፍ ጥላም አለ። አሁን እኛ ሀገር ዛፎች አሉ። ከተማም ሆነ ገጠር በተለይ ገጠር አከባቢ ዝናብም ሲመጣ ዛፎች ስር ይገባል ያ ጥሩ አይደለም ይላሉ። ምናልባት መብረቅም እዛ ስር ሊጥል ይችላል እዛ ላይ ሊጥል ይችላል ተብሎ ስለሚታሰብ ማለት ነው። ነገር ግን ፀሀይ ሲሆን ደግሞ በጣም ያሳርፋል በቃ እዛ ስር ጥላ ስለሚሆን ፀሀይዋ ያንን አልፋ መግባት ስለማትችል። የአረንጓዴነቱ ልምላሜውም እራሱ የራሱ የሆነ መልካም ነገር ስላለው የሚሰጠን ለስሜታችን ለስሜት ህዋሳቶቻችን የሚያቀብለን መልካም ነገር ስላለው። በዛ የተነሳ እኔ ሁለቱንም ምመርጥበት ሁኔታ እንደየ ወቅቱና እንደየጊዜው ይወሰናል። ስለዚህ ጥላ የሚባለው ነገር ራሱ በሰው ሰራሽም ሊሆን ይችላል። የተፈጥሮም ሊሆን ይችላል ቅድም እንዳስቀመጥኩት የተፈጥሮ ያው እጽዋት ናቸው። እጽዋት ጥላ ሊሆኑ ይችላሉ። ለምሳሌ ዛፎች ትልልቅ ዛፎች አሉ እንደ ዋርካ ዋንዛ ብሳና ግራር ያሉ እንጨቶች አሉ። እነሱ ለጥላ ያገለግላሉ። በቀን ወቅት እነሱ ስር ገብተን እንጠለላለን። እንዲህም ደግሞ በሰው ሰራሽ በጃንጥላ ተጠቅመን

ማር ትወዳለህ ወይ? ለሚለው ጥያቄ ማር በጣም ነው ምወደው። ማር በጣም ከማር ጋር ተያይዞ ብዙ ትዝታዎችም አሉኝ ማር በጣም እወዳለሁ። ማር እንግዲህ እንደሚታወቀው ስለማርም ደግሞ ሁላችንም አነሰም በዛም እውቀት አለን። የተማርነው ነገር አለ፣ የሰማነው ነገር አለ፣ የተረዳነው ነገር አለ፣ የነገሩን ነገር አለ። ስለዚህ ያነበብነው ነገር አለ። ስለዚህ ማር በጣም ነው ምወደው በጣም ጠቃሚ እንደሆነም ስለማምን ሁለተኛም ደግሞ ምንድነው? ማር ጣፋጭም ስለሆነ ጣፋጭነቱም ደግሞ ከሌላው መጣፈጥ ከስኳር መጣፈጥ ወይም ደግሞ ከሌላ አይነት ምግቦች መጣፈጥ ስለሚለይ ማር በጣም ነው ምወደው። ለሰውነትም ደግሞ እጅግ በጣም ጠቃሚ እንደሆነ ይታመናል እኔም አምናለሁ። ይታወቃልም እኔም አውቃለሁ። ስለዚህ በጣም ነው ምወደው እንደውም እንደ ቤተሰብ ነው ምንወደው ማር ባለቤቴ በጣም ትወዳለች። እኔም በጣም እወዳለሁ። እርግጥ ልጆቻችን በልጅነት እድሜያቸው ጥቅሙን ስለማያውቁ በደንብ አይመገቡትም ነበር እና በግድ ነበረ አፋቸውን ከፍተን ምንመግባቸው በተለይ አያታቸው በግድ በማንኪያ አድርጋ በሲኒ አድርጋችሁ ስጡኝ ብላ በነገራችን ላይ ከቤታችን ማረ አይጠፋም ነበር ለረጅም ጊዜ አሁን የተወሰኑ አመታት ማር እንደ ልብ እያገኘን ባይሆንም አሁንም እናስባለን በቤታችን እንዲገኝ ለመግዛትም እናስባለን። ያው ማር ያው መሰረታዊ ፍላጎት ስላልሆነ ያው ቅድሚያ ምንሰጠው ጉዳይ ባይሆንም በቤታችን ግን ሁል ጊዜ እንዲገኝ እንፈልጋለን። ምክንያቱም ጣፋጭ ምግብ መሆኑ ብቻ ሳይሆን መድሃኒትም ስለሆነ ለሰውነት አስፈላጊ ነው ብለን ስለምናምን እሱን ነገር በቤታችን ማስቀመጥ ማኖር ገዝተን ገብይተን ማምጣት እንፈልጋለን። ስለዚህ ምንድነው አሁን ከማር ጋር ተያይዞ እንደውም በቅርብ ጊዜ እኛ በቤታችን ብዙ ጊዜ በየአመቱ እየገዛን የማር ወቅት አለ። ለምሳሌ ኢትዮጵያ ውስጥ ሁለት ጊዜ ማር የሚገኝበት ወቅት አለ ከንቦች እንደ ምርት ማለት ነው። ልክ እንደ ሌላው ፍሬ እንደ ሌላው ሃርቨስት ወይም እንደ ሌላው በጊዜው እንደሚታጨድ ነገር ማርም በአመት ሁለት ጊዜ ይገኛል ኢትዮጵያ ውስጥ። በተለይ ጥቅምት እና ጥቅምት እና ሌላው ወር ሰኔ ላይ እና ጥቅምት አስራ ሰባት ወይም ከጥቅምት አጋማሽ ጥቅምት ላይ በተለይ የሚገኘው ማር ለመድኃኒትነት በጣም ጠቃሚ ነው ተብሎ ይታሰባል። በማህበረሰቡ ዘንድ በጣም ነው ሚፈለገው፣ በጣም ጥሩ አይነት ማር ነው። ምክንያቱም ጥቅምት ኢትዮጵያ ውስጥ ጸደይ ወቅት ስለሆነ የሚበቅሉት እጽዋቶችም በክረምት ወቅት መሬቱ ዝናብ ስለሚያገኝ እጽዋቶች እንደ ልብ ስለሚበቅሉ በዛ ወቅት መስከረም እና ጥቅምት የሰብል ጊዜ ስለሆነ የእጽዋት ጊዜ ስለሆነ ንቦቹ እንደ ልብ የሚቀሰም ነገር ስለሚያገኙ ጥሩ ማር ስለሚያዘጋጁ በዚያ ወቅት ከዛ የሚገኘው ማር ደግሞ ከብዙ እጽዋት የተወጣጣ ስለሚሆን በዚያ ጊዜ የሚመረተው ማር በጣም ቆንጆ ነው። ለጤናም፣ ለምግብነትም በጣም ጥሩ ነው ተብሎ ስለሚታሰብ የጥቅም ትማር ይባላል። እና በርግጥ ሚቆርጡ ሰዎች እስከ ህዳርም ይሄዳል ምንም ቢሆን መስከረም፣ ጥቅምት፣ ህዳር የጸደይ ወቅት ስለሆነ ምድሪቱ ምታፈራበት፣ ምትለመልምበት እንግዲህ ያፈራው ደግሞ የሚደርስበት ወቅት ስለሆነ በዚያ ጊዜ ተቀስሞ የሚሰራው ማር በጣም ቆንጆ ማር ስለሆነ ብዙ ጊዜ ያ እየተመረጠ ይሆናል። በሌላ ወቅትም ማር ይቆረጣል በርግጥ ሰኔ ላይም ይቆረጣል። ግን ከሰኔው ማር ይልቅ የጥቅምቱ ማር በጣም አስፈላጊ፣ ተወዳጅ፣ ጣፋጭ ያማረ እና ለመድኃኒትነትም፣ ለምግብነትም የተመረጠ ነው። ውድ ነው ዋጋውም ውድ ነው። ብዙ ጊዜ እንደውም በየቤቱ ሰው ያስቀምጠዋል። ለምን? እንደ መድሃኒት ስለሚቆጠር የሆነ በሽታ ሲፈጠር ከሆነ መድሃኒት ጋር ወይ ከነጭ ለምሳሌ ለሳል ከነጭ ሽንኩርት ጋር ውሰዱት ይባላል። ማር ለሳል ከነጭ ሽንኩርት ጋር ሲወሰድ ጥሩ መፍትሄ ይሰጣል። ለሳል ብቻ አይደለም የተለያየ ለነርቭም ራስንም ለማነቃቃት ከድካምም ሰውነትን ሴሎችን ለመፈወ ለመፈወስ ሰዎች ይጠቀሙበታል። ማር በሻይ ይወሰዳል። ከነጭ ሽንኩርት ጋር ይወሰዳል። ከተለያዩ ምግቦች ጋር አብሮ

ቤትህን እንዴት ታስውባለህ? ታስቦ ታስቦ ታስቦ ታስበሆታለ ታስውባለህ። ጥያቄ ነው እንግዲህ የምረዳው እንግዲህ ቤትን በተለያየ መንገድ ሰው እንዲዋብ ሊያደርገው ይችላል ደግሞ ቤት መዋብ አለበትም ብዬ አምናለሁ። ቤት ውብ ሲሆን መኖሪያ አካባቢ ያማረ ሲሆን ያ ለህይወታችን እጅግ በጣም ጠቃሚ ይሆናል። ለሌሎች በውስጡ ቁጭ ብለን ለመኖርም ሆነ ለመስራት። እንግዲህ ቤት ዋነኛው የሰው መኖሪያ ቦታ ነው። በአብዛኛው ህይወቱን ጊዜውን የሚያሳልፈው ቤቱ አካባቢ ነው። ሰው እንግዲህ በአብዛኛው ማንኛውም ሰው ከስራውም ከምኑም በላይ ቤቱ ነው። ህይወቱን የሚያሳልፍ ህይወቱን ጊዜውን ረጅም ጊዜውን እና የተረጋጋ ሰአቱን ደስታ ደስታውንም ሀዘኑንም ጭንቀቱንም ስራውንም አገልግሎቱንም ያለውን ነገር ሁሉ ቤቱ ስለ መነሻው ቤቱ ስለሆነ ለሁሉም ነገር። ልጆቹንም ለማሳደግ ዋናው ስፍራ ስለሆነ ቤት ከሁሉም መስሪያ ቤት የበለጠ መስሪያ ቦታና መሰሪያ ቦታ ነው ብዬ አምናለሁ። ስለዚህ ቤት ውበት ያስፈልገዋል ብዬ አምናለሁ። ስለዚህ ቤት እንዴት ታስውባለህ ለሚለው ጥያቄ? ቤቱን በሚገባ እንደሚገባው አድርጌ ለማዘጋጀት መጀመሪያ ንጽህና ነው የሚያስፈልገው ጽዳት ወለሉን ማጽዳት ግድግዳውን ማጽዳት። ቆሻሻ ካለ መጀመሪያ መጥረግ። ቤቱ ከተጠረገ በኋላ ግድግዳው ከተጠረገ በኋላ የሸረሪት ድር ምናምን ካለ እሱን ሁሉ ማጽዳት። ከዛ በኋላ ቤቱ ግድግዳው በተለያየ ጉዳዮች ተበላሽቶ ከሆነ በውሃ የሚጸዳ ከሆነ በውሃ ማጽዳት። በውሃ የማይጸዳ ከሆነ ቀለም ካስፈለገው ቀለም መርጦ የቀለም አይነት መርጦ ከቤቱ ጋር የሚሄድ ከቤቱ ብርሃን ጋር ደግሞ የግል ፍላጎትም አለ የቀለም ምርጫ አለ። ከዛ ጋር በተመጣጠነ መልኩ የቤቱን ገጽታ ውስጣዊ ገጽታ ውጫዊ ገጽታ በቀለም ማሳመር ቀለም ማስቀባት ቆንጆ ቀለም መምረጥ። ከዛ በኋላ ደግሞ ቤት ውስጥ የሚያስፈልጉ እቃዎች ካልተሟሉ ማሟላት። ማሟላት ለምሳሌ ቴሌቪዥን ለቤቱ ውበት በጣም አስፈላጊ ነው ብዬ አምናለሁ። ለቤቱ ውበትም ብቻ ሳይሆን ያው ለቤት አስፈላጊ እቃ ነው። ምክንያቱም መረጃ የምናገኝበት ነው የተለያየ ነገር መዝናኛም ነው ስለዚህ ቴሌቪዥን ያስፈልጋል። ቆንጆ ቴሌቪዥን ፍላት ስክሪን ቴሌቪዥን አሁን ላይ ኤል ኤል ሲ ዲ ቴሌቪዥኖች ኤል ኤልኢዲ ቴሌቪዥኖች አሉ። በተለይ ኤልኢዲ ቴሌቪዥኖች አሉ ሰፊ ስክሪን ያላቸው እነሱን ግድግዳ ላይ ሴት አፕ በማድረግ ቆንጆ የግድግዳ በቅ መጀመሪያ ግድግዳችንን ቀብተናል አሳምረናል ቤቱን አጽድተናል ቤቱ ተወልውሏል። ከዛ በኋላ እቃዎች ቦታ ቦታቸውን እንዲይዙ ለምሳሌ ቴሌቪዥን ብያለሁ ሶፋ ሶፋዎችን ቦታ ቦታቸውን እንዲይዙ በማድረግ ኮመዲኖ አልጋ እነዚህ ሁሉ ቦታ ቦታቸውን እንዲይዙ በማድረግ ቁም ሳጥን። የልጆች መኝታ የልጆች ጠረጴዛ እነሱ ሁሉ ቦታ ቦታቸውን እንዲይዙ በማድረግ ከዛ በኋላ የልብስ ማጠቢያ ማሽን እንደገና ደግሞ የኪችን ኪችን እና የኪችን እቃዎች መጠቀሚያ እቃዎች ሁሉ ቦታ ቦታቸውን እንዲይዙ ለአጠቃቀም በሚያመች መልክ። በ እና ደግሞ ውበት እና መልክ ባለው ሁኔታ ተደርድረው አምረው በየቦታቸው እንዲቀመጡ በማድረግ ቤት ውስጥ ያሉ ልብሶች በደንብ ተጸድተው አምረው ተጣጥፈው ደግሞ የሚተጣጠፉት ተጣጥፈው የማይተጣጠፉት ደግሞ በመስቀያ ተደርገው ቁም ሳጥን ውስጥ ወይም ሻንጣ ውስጥ በየቦታው በትክክል እንዲገቡ በማድረግ። መጽሐፍቶች ደግሞ ቤት ውስጥ ያሉ መጽሐፍቶች ሼልፍ ላይ በደንብ በስነ ስርዓት በካታሎግ በደንብ በርእሳቸው እንደየአስፈላጊነታቸው በደንብ ተደርድረው ተቀምጠው ቁጭ ብለው በደንብ እንዲያምሩ ሆነው ለአጠቃቀምም ደግሞ ለማውጣትም ዝግጁ ሆነው ሲቀመጡ ጠረጴ የምግብ ጠረጴዛ። በስነ ስርዓት ሲቀመጥ እንደገና ደግሞ በየቀኑ በየጊዜው ጽዳት እየተደረገላቸው እቃዎች ፎቶ ፍሬም በአግባቡ ሲቀመጥ። እነዚህ ሁሉ የህፃናት የልጆች

የምትወደው እንስሳ ምንድነው? በተብሎ ለተጠየቀው ጥያቄ እኔ ብዙ አይነት እንስሳዎች እንግዲህ ያው አንድ እንስሳ አይደለም የምወደው ብዙ አይነት እንስሳዎች እወዳለሁ። ለምሳሌ በቤቱ ውስጥ ያው አሳድጌ ባላውቅም ውሻ እወዳለሁ። አሳድገን ባናውቅም ያው የኔ ወንድም አሳድጎ ያውቃል። ቤተሰቤ ግን በልጅነቴም ሳድግ ጀምሮ ውሻ አሳድጎ አያውቅም። አሁን ወንድሜ ውሻ አለው። አሳድጎ ያውቃል እኔ ግን ውሻ አሳድጌ አላውቅም በልጅነቴ ግን። ከውሻ ጋር ተጫውቼ አውቃለሁ በቃ በጣም ያጫውታል ውሻ። አይነክስም በጣም ጋር የተላመደ ውሻ ከሆነ በተለይ በደንብ ያውቃል ጨዋታ ያውቃል። በደንብ ነው የሚያጫውተው በቃ። ያሯሩጣል ያው እሱን መፍራቱም እንዳለ ሆኖ ትንሽ ትንሽ እንደገና ደግሞ። ያው ሩጫም በጣም ጎበዞች ስለሆኑ ውሾች ያሯሩጣል ያጫውታል በተለይ አነስ ያሉት በአካላቸው ማታ አነስ ያሉት ትልልቆቹ ያስፈራሉ። ነገር ግን ደግሞ ያው ብዙ ጥቅም አላቸው ውሾች። እንደሚታወቀው ቤት ይጠብቃሉ ታማኝ ናቸው። ለስለላም ለተለያየ ነገር ለአደንም ለተለያየ ነገር ይጠቀሙባቸዋል። ሰዎች እና ውሻ ታማኝ ነው። በጣም ታማኝ ነው። ስራውን ያውቃል በተለይ በደንብ ምግብ እየተመገበ እቤት አካባቢ ተላምዶ። ታስሮ አንዳንድ ጊዜ እየተፈታ የሚያለማምዱት ውሻ በጣም ጎበዝ ነው። ጥንቁቅ ነው ውሻ በርግጥ ስልጠና ይፈልጋል። ደግሞ የሚሰለጥን የሚማርም እንስሳ ነው። እሱን እወዳለሁ። ድመት በልጅነቴ አሁን አሁን ላይ ውሻ የለኝም። ልጆቼ ግን ውሻ ሲወዱ አያለሁ ውሻ ያያሉ ውሻ ይወዳሉ ውሻ ለምን አናሳድግም ይላሉ እኔ አሁን አፓርትመንት ላይ ስለምኖር። ያንን እድል መጠቀም አልችልም ውሻ ለማሳደግ አልችልም። ያው ልጆች አሳድገውም ደስ እንዲላቸው ኢንጆይ እንዲያደርጉ ከውሻው ጋርም እንዲጫወቱ ለማድረግ ያው እድሉን አላገኘሁም። ምናልባት እንግዲህ የእግዚአብሔር እድሉን ይሰጠኛል ይኖረኛል ያ ነገር ብዬ አስባለሁ። እንደዛ አይነት ነገሮች አሉ። ውሻ ድመትም ደግሞ እንደዚሁ እወዳለሁ። በልጅነት በተለይ ድመቶች ምንድነው? ሙቀት ይወዳሉ ሙቀት ይፈልጋሉ በጣም የሚላመዱ ናቸው። የራሳቸው እንግዲህ ያው የት በተፈጥሮ ጥንቃቄ ንጽህና ምናምን ያስፈልጋቸዋል ነው እንጂ። መጥተው ይተኛሉ ከሰው ጋር እና በሚተኙበት ጊዜ አሁን እስካሁንም የማልረሳው ምንድነው? ይሄ ኩር ኩር ኩር እያሉ ድምፃቸው። እንደዛ የሚሆንበትና እንቅልፍ በቃ እንደ ሰው የሚተኙ። ከሰው ጋር እንደውም አንድ ጊዜ ወንድሜ ሳያውቅ እላይዋ ላይ ተኝቶባት አንድ ድመት ሞታለች። ሞታ ተገኝታለች እና በጣም ከሰው ጋር መተኛት ይወዳሉ። ሙቀት ይወዳሉ። ያ ነገር ይገርመኛል። እና እንደውም ይሄ ኩር ኩር የሚለው ነገራቸው እንቅልፍ ሁሉ ያስተኛል ሰውን። በቃ የሆነ የእነሱ የእንቅልፋቸው ጉርምርምታ ነገር ስለሆነ። ኩርፊያ ስለሆነ ወይም ደግሞ ማንኮራፋት ስለሆነ። በጣም እንትን ይላል እና ያ ነገር በጣም ይገርመኛል። ውሻና ድመት በጣም የሚወደው በሌላ በኩል ደግሞ ከብቶች እወዳለሁ እኔ በተለይ ላም። ጥጃ እወዳለሁ በጣም። በኔ ስም አንድ ጥጃ ሰው እኔ በልጅነቴ እንግዲህ ከብቶች ብዙ ባልነበሩበት ጊዜ ነው በገጠር ተወልጄ ያደግኩት እና። እና ምንድነው? በቃ በዛ ጊዜ አንድ ሰው ጥጃ ሰጥቶን ሴት ካደገችለት ከተባረከችለት ከበዛችለት ያው ወተት ይጠጣ ተብሎ ተሰጥቶኝ ስም ሁሉ አውጥተንላት ቢሊልኝ የሚባል ስም አውጥተንላት። በጣም በቃ አለልን ማለት ነው። እግዚአብሔር በሷ በኩል ብዙ ጥጆች ከዛ በኋላ ወተት በቃ እርጎ መጠጣት። ወተት መጠጣት አይብ መብላት ቅቤ መብላት ተጀመረ። እና ብዙ አፍርታለች ብዙ ተሸጧል። አንድ ጊዜ በጣም የሚገርመኝ ነገር እንደውም እኔ ነበርኩ ከብቶቹን የምጠብቃቸውና በዚያ ወቅት ከብቶቹን እየጠበቅኩ ሳለሁ። በቃ ምንድነው የሆነው። በጣም ከብቶቹ እወዳቸዋለሁ እና አንድ ላም ፕላስቲክ ፕላስቲክ ነገር በልታ ታመመችና ያው ሰዎች እንዳትሞት ያርዷታል ሲያርዷት በጣም ነው ያለቀስኩት። አሳዝናኝ ማለት ነው። ልክ እንደ ሰው ተላምጄ ማለት ነው። እና ከብቶች አወዳለሁ። ያው ከእንስሳት በርግጥ

ማሸነፍ ማነው ማሰለፍ ትችላለህ ለሚለው ጥያቄ? የፊደል ግድፈት ቢኖርም እዚህ ማሸለፍ ይላል ግን እኔ ማሰለፍ በሚል ነው የምወስደው። ተገድፋ ነው ብዬ ነው የማስበው። ማሰለፍ ትችላለህ ወይ? ለሚለው ጥያቄ እኔ አዎ ማሰለፍ እችላለሁ ሰልፍ። እንግዲህ እኔ አስተማሪ እንደመሆኔ መጠን በሙያ ትምህርት ቤት ልጆች ተሰልፈው በክፍል እንዲገቡ እንዲቀመጡ። ከዛም ደግሞ ከክፍልም ሲወጡ ለስፖርት ሲወጡ ተሰልፈው እንዲወጡ። ተሰለ ሲመለሱም ደግሞ ተሰልፈው እንዲገቡ ስነ ስርዓት የማስያዣ መንገድ ነው። እንግዲህ ሰልፍ እንደሚታወቀው እንግዲህ እኛ ሀገር ያው ሰልፍ ለብዙ ነገር እንሰለፋለን። እንዳልኩት ትምህርት ቤት በዋነኛነት ተማሪዎች በተለይ ደግሞ እታች ክፍል ያሉት ኬጂ ደረጃ ላይ ያሉት። ወደ ክላስ ለመግባት ከመግባታቸው በፊት። ለነገሩ በአጠቃላይ በትምህርት በአጠቃላይ ትምህርት የሚባለው ከኬጂ እስከ አስራ ሁለተኛ ክፍል ተማሪዎች ጠዋት ጠዋት ሰልፍ ላይ ይገኛሉ። ያው እናሰልፋቸዋለን መስመር ይዘው እንዲሰለፉ እናደርጋለን። ሲሰለፉ በቁመታቸው ነው የሚሰለፉት በቁመት ማለት ምንድነው? አጭሩ ከፊት ከእሱ ትንሽ ከፍ ያለው ከኋላ ረዘም ያለው ከኋላ እየሆነ ሰልፍ እንደዛ ይሰለፋሉ። ከሁሉ የረዘመው ከሁሉ ኋላ ይሆናል ማለት ነው ከሁሉ ያጠረው ከሁሉ በፊት ይሆናል። ሴት ደግሞ ወንዶች ብቻ ሳይሆን ሴቶችንም ወንዶችንም በወንዶች መስመር እናሰልፋለን። ሴቶችን በሴቶች መስመር እናሰልፋለን ለእያንዳንዱ የሚሰለፍበት መቆሚያ ቦታ አለው የባንዲራ ስነ ስርዓት ሲደረግ ማለት ነው። እና ጠዋት ጠዋት ሁለት ሰዓት ተኩል ወይም ሁለት ሰዓት ላይ ባንዲራ ሲወጣ የሀገራችንን የኢትዮጵያን ህዝብ መዝሙር እየዘመሩ በየትምህርት ቤቱ ተሰልፈው። ያው እንግዲህ እኔም እንደዛው ማሰለፍ ነበርኩና ማሰለፍ እችላለሁ እንደዛ። እንደገና ደግሞ ወደ ምግብ አዳራሽ ሲገቡ እኔ የርእመ መምህር ሆኜ በሰራሁበት ትምህርት ቤት የምገባ ፕሮግራምም ነበረ። የተማሪዎች የምገባ ፕሮግራም ነበረ እና ሁል ጊዜ ምንድነው? የምናደርገው እናሰልፋለን ከኬጂ ጀምሮ እስከ አስራ ሁለተኛ ክፍል። የነበረ ትምህርት ቤት እና የመራሁት ትምህርት ቤት ስለነበረ። አስተማሪዎች እንዲያሰልፉ እናደርጋለን እና ያ ስነ ስርዓት ይዞ የቆየ ልምድ ነው ባህል ነው። እኔም ከመሆኔ በፊት እዛ ትምህርት ቤት እንደዛ ይደረግ ነበርና ምንድነው ሁሉ ቦታ ሰልፍ አለ። ጠዋት ሲገቡ ያው የተለያየ ነገር ዲሲፕሊን ለመማር በስነ ስርዓት ለመማር በመስመር በመስመር ተሰልፈው ጠዋት ሰልፍ ስነ ስርዓት ይደረጋል። ባንዲራ ይወጣል መዝሙር ይዘመራል ከዛ ደግሞ ክፍላቸው በመስመራቸው ተቀምጠው ይገባሉ። ከዛ ደግሞ ለምግብ በሚወጡበት ጊዜ ምግብ በቀን ሁለት ጊዜ ይበላሉ። ጠዋት ቁርስና ከሰአት ምሳ ይበላሉ። ለዛ ቁርስ በሚበሉበት ጊዜ ይሰለፋሉ። ተሰልፈው ወደ ምግብ አዳራሽ ይገባሉ ልክ ባልኩት መሰረት ይሰለፋሉ በቁመት መምህራኖች ያሰልፏቸዋል። ከዛ በኋላ ገብተው በስነ ስርዓት ምግብ ይመገባሉ። እንደገና ደግሞ ያው አሁን ከተማ ውስጥ ለአንዳንድ ነገሮች ለምሳሌ አገልግሎቶች ለማግኘት ለምሳሌ ለኤቲኤም እንሰለፋለን። ለአውቶብስ እንሰለፋለን። እንደገና ደግሞ በዛ ወቅት እንግዲህ አንድ ሰው ወይ ከሰልፍ አፈንግጦ በሚወጣበት ጊዜ አይ ወደ ሰልፍ ግባ ሰልፍህን ያዝ መስመርህን ያዝ በማለት እናሰልፋለን። ያው ሁሉም ሰው እንደዛ ይላል። እኔም እንደዛ ከሚሉት መካከል ነኝ እና ሰልፍ አለ። ዳቦ ቤትም እንዲሁ ሰልፍ አለ። ዳቦ ለመግዛት አንዳንድ ቦታ በጣም ሰልፍ ታክሲ ላይ ሰልፍ አለ። በተለይ የምንሄድበት ቦታ የምንገዛበት ቦታ ይወስነዋል የሰው ቁጥር ብዙ ከሆነ ከተማ ላይ። እንደ አዲስ አበባ አይነት ከተሞች ላይ። የሰው ቁጥር በዛ ባለበት አገልግሎት ሰጪ ተቋማት ደግሞ በሰው ቁጥር በዛው ልክ እንደ ልብ በማይገኙበት ሁኔታ። ምንድነው የግድ ሰልፍ አለህ? ሰው ተሰልፎ ነው አገልግሎት የሚያገኘው። አሁን እንኳን እንግዲህ ይሄ ዲጂታል ነገር ከመጣ በኋላ ለውሃ ለመክፈል መሰለፍ። መብራት ለመክፈል መሰለፍ። ለተለያየ ነገሮች መሰለፍ። እየቀረ እያነሰ መጥቷል። እንግዲህ አሁን ጥሩ ነው የተሻለ ነገር አለ። ወደፊት ደግሞ እነዚህ ችግሮች ይፈታሉ ብዬ አምናለሁ። በብዛት ዳቦ ቤቶች ሲኖሩ በብዛት የአገልግሎት ሰጪ ተቋማት በሚኖሩበት ጊዜ ሰልፍ ይቀንሳል። እኛም ለማሰለፍ የምናደርገው ጥናት በዛው መልኩ

ጫጫታ ታገኝ ማለት ጫጫታ ታገኛለህ ልታገኝ ትችላለህ ትገኝበት ትችላለህ የሚለው። ጫጫታ እኔ ያው ብዙ ጊዜ ጫጫታ ያው አይመቸኝም አልወድም። ጫጫታ እንትኔን ምንድነው? ቀልቤን ወይም ደግሞ ሀሳቤን ለመሰብሰብ ጫጫታውን መካከል እቸገራለሁ። ስለዚህ እኔ ኳይት የሆነ ወይም ጸጥ ያለ ቦታ ነው እንጂ ጫጫታ ቦታ ብዙም አይመቸኝም። ጫጫታ እኔ ምመርጠው ጉዳይ አይደለም። ይመረጣል ብዬም አስብ አላስብምና ይረብሸኛል። እኔ አሁን ለምሳሌ በምተኛበት ጊዜ ጫጫታ ጥሩ እንቅልፍ አይሰጠኝም። ጥሩ ምቾት አይሰጠኝም። ጥሩ ቀልቤን እንደሰበሰብ በደንብ ጥልቅ እንቅልፍ እንዲወስደኝ አይረዳኝም አያግዘኝም። ስለዚህ ጫጫታ አልወድም ጫጫታ ያስጠላኛል ጫጫታ መካከል መገኘትን ብዙ አይመቸኝም። በሌላ በኩል ደግሞ ለምሳሌ ገበያ ሲኬድ ጫጫታ አለ። እና ሻጭና ገዢ መደማመጥ አንችልም እዛ ጫጫታ ውስጥ እና ያጫጫታ ይረብሸኛል። ምፈልገውን ምመርጠውን ነገር ልብ ብዬ አስተውዬ አገላብጫ አይቼ አምኜበት ለመግዛት ሚያስችለኝን መረጋጋቴን ይነጥቀኛል። ስለዚህ ጫጨጫታ አይመቸኝም። ብዙም ምንድነው? የማደርገው እኔ ዞር ነው ምለው ከጫጫታ ውስጥ ወጣ ነው ምለው። ጫጫታ የሌለበት ጸጥ ያለበት ቦታ መሆን ነው የምፈልገው። እኔ ጫጫታ በደንብ አንዳንድ ቦታዎች ጫጫታም አልለውም ግን ትንሽ ሚያስፈልግበት ቦታ አለ ብዬ አምናለሁ። ግን በአብዛኛው ለምሳሌ ገበያ ትምህርት ቤት ሌላ ደግሞ ምንድነው? የሰዎች ፌስቲቫል በሚያደርጉበት ጊዜ ወይ ደግሞ የሆነ ድግስ የሆነ ህብረት በሚሆንበት ጊዜ ወይ ደግሞ ሰዎች አንድ ላይ ቢገኙበት ቦታ ነው መቼም ጫጣታ የሚባለው እና በርግጥ ሁለት ሰዎችም በአግባቡ ሚያማ አንዱ አንዱን ካላዳመጠው መንጫጫት ሊኖር ይችላል። በሁለት ሰዎች መሃከል እንኳን ቢያንስ ጫጫታ እንዲፈጠር ሁለት ሰዎች ያስፈልጋሉ ማለት ነው። ስለዚህ በእኔ ደስ የሚለኝ የተረጋጋ ሰላም ያለው ጸጥታ የሞላበት ደግሞም ንግግርም ከሆነ ሰው እርስ በእርሱ የሚደማመጥበት ብዙ ጫጫታ ያልበዛበት ብዙ ደግሞ የተለያየ ሰዎችን ሚያውክ ሁከት የሚፈጥር ነገር ያልበዛበት ቦታ ነው። ደስ ሚለኝ እንጂ ጫጫታ መካከል እኔ በጣም እረበሻለሁ። ስሜቴን ለመቆጣጠር ራሴን ለመግዛት ማስበውን ነገር ለማድረግ ምፈልገውን ነገር ለመፈጸም ይከለክለኛል። የተወሰነ ተጽዕኖ ያደርግብኛል ስለዚህ አይመቸኝም። ጫጫታ ጫጫታ ውስጥ መቆም መቆየት ይቻላል ምንም ችግር የለውም። ግን ለስሜቴ ሚመች ነገር አይደለም። ብዙ ሰውም ደግሞ ስጠይቅ ከእኔ ጋር ተመሳሳይ ነው። እንደኔው እኔ አሁን ተፈጥሮ ያለበት ቦታ ተፈጥሮአዊ ነገሮች ያሉበት ጸጥታ የሞላበት አረንጓዴ ነገር ያለበት ጸጥ ብዬየ ራሴን ውስጤን ማዳመጥበት እረ እና ነገሮችን ሁሉ በሰከነ ሁኔታ የማይበት እንደዛ አይነት አካባቢ ነው ሚመቸኝ። እና ጫጫታ ያለበት አካባቢ ግን በጣም ነው ሚረብሸኝ። ከዛ መራቅ ነው ሚያምረኝ። ከዛ መሸሽ ነው ሚያምረኝ። እዛ ውስጥ መቆየት በፍጹም አልፈልግም እና እንደዛ አይነት ኢንቫይሮመንት ምቹ ነው ብዬ አላስብም። እንደዛ አይነት አካባቢ እና በተቻለ መጠን ጫጫታ መቀነስ ያስፈልጋል ብዬ አምናለው። ሰዎች ደግሞ ያው በሚነጋገሩበት ጊዜ ከመንጫጫት ይልቅ ድምጽ ብዙ ከማሰማት ይልቅ ቁም ነገሩ ላይ አተኩረው ምንድነው የሚያስፈልገኝ? እርስ በእርስ ለመነጋገር አመቺ የሆነውት ሁኔታዎች መርጠው ቢነጋገሩ ጫጫታን ቢያስወግዱ ከህይወታቸው መልካም ነው ብዬ እመክራለሁ። እኔ ግን ጫጫታ

ሹራብ መስፋት ትችላለህ ወይ ለሚለው? ሹራብ መስፋት እችላለሁ። ሹራብ በነገራችን ላይ ሹራብ መሰል ነገሮችንም መስራት እችላለሁ በኪሮሽ። የሚሰራ አለ አሁን ለምሳሌ በባህል በባህላዊ መንገድ። ቤት ውስጥ በኪሮሽ የሚሰሩት አለ እሱን አሁን እኔ በደንብ መስራት እችላለሁ። ያው ሹራብ በርግጥ ወቅታዊ ልብስ እንደመሆኑ መጠን በአብዛኛው በክረምት ወቅት የሚለበስ በብርድ ወቅት የሚለበስ ወይም ደግሞ ማታ ጊዜ እና ጠዋት ጊዜ ወይም ደግሞ ሌሊት የሚለበስ እንደመሆኑ መጠን በአብዛኛው የሹራብ ምርት። የሚመረተው ወይም የሚሰፋው ያው ለዚሁ ጊዜ በሚል ነው። እና እንደ ሙሉ ጊዜ ስራም የሚሰራ አይደለም የሹራብ ስራ የሹራብ ሹራብ መስፋት ሹራብ መስራት የሙሉ ጊዜ ስራ ሊሆን አይችልም። ወቅታዊ ስራ ስለሆነ ብዙውን ጊዜ ያው እንደተናገርኩት በክረምት ጊዜ ነው የሚጠቀሙበት። እንደዚህ ሙቀት ያላቸው ክር በክር የሚሰሩ ልብሶች ወፈር ያሉ ልብሶች በተለይ ደግሞ ሹራብ ነገሮች የሚሰሩት በክረምት ወቅት ነው። እና ለዛ ጊዜ በደንብ ይመረታሉ አሁን በእኛ አገር እንኳን የተለያየ ቦታ ሹራ የሚመረትባቸው ቦታዎች አሉ። ወይም ለበብርድ ጊዜ የሚለበሱ ልብሶች የሚመረቱበት ቦታዎች የታወቁ ናቸው። በአብዛኛው ብርዳማ አካባቢዎች ናቸው ወይም ደግሞ ለዚህ ለሹራብ የሚሆነው ጥሬ እቃ የሚገኝባቸው የበግ ፀጉር ጥጥ የተለያዩ ነገሮች በቀላሉ የሚገኝባቸው ጥሬ እቃዎቹን አግኝተው ወደ ምርት የሚቀይሩባቸው ቦታዎች ናቸው። እና ለምሳሌ ደብረ ብርሃን የሚባል አለ። እዛ አካባቢ የሹራብ ምርት እንደሚሰራ ነው የማስበው። እና በርግጥ አሁን ብርድ ልብስ ይመረታል እዛ አካባቢ እንደዚህ የብርድ ልብስ በብርድ ጊዜ የሚለበሱ ልብሶች ሹራብ እና ሹራብ በተለያየ ሁኔታ ሊሰራ ይችላል። ከክር ሊሰራ ይችላል እንደገና ደግሞ ከሱፍ ሊሰራ ይችላል። ከሱፍ ወይም ከበግ ፀጉር እንደገና ደግሞ ከሀር ሊሰራ ይችላል። እንደገና ደግሞ በአብዛኛው ደግሞ ከጥጥ ሊሰራ ይችላል። እና የተለያየ አይነት ጥሬ እቃ ያገለግላል። ሹራብ ለመስራት ያው ሹራብ በአብዛኛው በፋብሪካ ደረጃ ነው የሚመረተው። እኛም ሀገር ሆነ በውጭም አለም በፋብሪካ ደረጃ ተመርቶ ወደ ገበያ ይቀርባል። እና በቤት ግን የሚዘጋጀው በአብዛኛው የሚሰሩት እኛ ሀገር እንደ ባህል ሴቶች ናቸው። ኪሮሽ የሚባል ነገር አለ። በእጅ ሹራቡን ለመታታት የሚያገለግል ሹራቡን በደንብ ይታቱበታል በዛ በኪሮሹ ተጠቅመውና ያ ኪሮሽ ደግሞ ምንድነው? በደንብ እርስ በእርሱ በማወሳሰብ ዲዛይን በርግጥ የእያንዳንዱ ነገር ዲዛይን አለው። ያንን ዲዛይን በተሰጠው ዲዛይን ወይም በሚያውቁት ዲዛይን መሰረት በተለይ በባህላዊ ደረጃ በየቤቱ እናቶች ወይም እህቶች ያቺ ኪሮሽ የምትባል ነገር አለቻቸው። ክር ከገበያ ይገዙና ያቺን የገዟትን ክር የመረጡትን ዲዛይን አሁን ደግሞ ያው ዩቲዩብም አለ። ዩቲዩብም ላይ የተለያዩ ዲዛይኖችን ያያሉ። አንድ ቦታ አንድ ሀገር ያለውን ዲዛይን ወደ ሌላ ሀገር የመቅዳት ሁኔታ አለ። ያንን በመጠቀም የተለያየ አይነት ዲዛይን ተጠቅመው ለሹራብ ይሰራሉ። ሹራብ እርግጥ አሁን በክረምት ጊዜ የሚለበስ እንጂ ለፋሽን የሚያገለግል ነው። እንደ ፋሽን ይጠቀሙበታል። ይለበሳል እና የሹራብ ሰደርያ አለ። የሹራብ ኮት አለ። የሹራብ ደግሞ ራሱ ያው ኮሌታ ያለው ኮትም ሰደርያም ሳይባል ራሱን የቻለ ሹራብ አለ። እና ብዙ አይነት የሹራብ አይነቶች አሉ። ሹራብ የሚባለው የዋናው ነገር ከሌላው ልብስ ወይም አልባሳት ልዩነት ያለው በሚሰራበት ጥሬ እቃ ይመስለኛል። እና በክሩ የሹራብ ክር የሚባል አለ እና የሱፍ ክር የሚባል አለ። ሱፍ ወይም ውል የሚባለው ከበጎች የሚገኘው ከበጎች ጠጉር የሚገኘው ለክር ክር ተሰርቶበት ከዛ የሚሰራ ሹራብ አለ። ያ እንግዲህ አሰራሩን ማወቅ

ሰዎችን እንዴት ታስተዋውቃለህ? ለሚለው ጥያቄ ሰዎችን ያው ማስተዋወቀው እንዴት ነው ራሴን ነው መጀመሪያ ማስተዋወቃቸው እህ ማለት ማንተዋወቅ ሰዎች ከሆኑ ስሜን በመናገር እጀምርና የስራ ድርሻዬን፣ ስራዬን፣ የተማርኩበትን አካባቢ፣ ደግሞ ቤተሰቦቼን አሁን ደግሞ ያለሁበትን ሁኔታ። ባለትዳር መሆኔን፣ የልጆች አባት መሆኔን፣ የአራት ልጆች አባት መሆኔን፣ የአንዲት እህት ሚስት ባል መሆኔን የተለያየ ነገር በመናገር ራሴን መግለጽ እችላለሁ ማለት ነው። ሰዎችን ስተዋወቃቸው እኔ ከሆንኩ የምታወቃቸው። ሰዎችን ከሌላ ሰዎች ጋር ከሆነ ከሆነ የማስተዋውቀው ለምሳሌ ልጄን ከሆነ የማስተዋውቀው እሱ ልጄ ነው። ስሙ እከሌ ይባላል ደግሞ የዚህ ክፍል ተማሪ ነው፣ የስድስተኛ ክፍል ተማሪ ነው፣ የአምስተኛ ክፍል ተማሪ ነው እንደገና ደግሞ እድሜው ይሄን ያህል ነው። እና ተዋወቁት ከዚህ በኋላ ስታገኙት እንደኔ ሰላም በሉት፣ እንደኔ አነጋግሩት ብዬ አስተዋውቃለሁ ማለት ነው። ሌላም ደግሞ አሁን ይሄ የቤተሰብ የልጄን ነው። ባለቤቴን በማስተዋውቀበት ጊዜ እሷ ባለቤቴ ናት፣ እና እንደዚህ እንደዚህ ብዬ ስሟን ገልጻለሁ ዘመድ ከሆነ ማስተዋወቀው፣ ይሄ ዘመዴ ነው፣ እንደዚህ ነው የአክስቴ ልጅ ነው፣ የአጎቴ ልጅ ነው፣ እንደዚህ ነው ብዬ አስተዋውቃለሁ፣ አለቃዬ ከሆነ ይሄ ስራ አስኪያጅ ነው አለቃዬ ይሄ ነው ደግሞ የቤተክርስቲያን መሪ ከሆነ ወይም ፓስተሬ ከሆነ ይሄ ፓስተሬ ነው። እንደዚህ እንደዚህ ስሙ ከሌ ነው፣ እንደዚህ እንደዚህ ብዬ አስተዋውቃለሁ ማለት ነው። ተዋወቁ ብዬ አስተዋውቃለሁ። በተለይ እንግዲህ ያው ስም ሰዎችን ስናስተዋውቅ ዋናው ነገር ስማቸውን ስራቸውን፣ የትምህርት ደረጃቸውን፣ እና ደግሞ የኑሮ ሁኔታቸውን፣ ደግሞ ባህሪያቸውን በአብዛኛው ግን ስም፣ ስራ፣ የትምህርት ደረጃ እንደገና ደግሞ ማለት የስራ ድርሻ፣ እንደዚህ እንደዚህ ነው በአብዛኛው የሚነገረው። ግን እንደ የሁኔታው ይለያያል። ለምሳሌ ሰዎቹን የት ቦታ ነው የምናስተዋውቃቸው፣ ከማን ጋር ነው የምናስተዋውቃቸው፣ እንዴት ነው የምናስተዋውቃቸው፣ የሚለው የት ቦታና፣ ከማን ጋር ደግሞ የሰዎቹ የ ኑሮ ሁኔታ፣ ማለት የትምህርት ሁኔታ፣ የሀብት ሁኔታ፣ ወይም ደግሞ የዝና ሁኔታ፣ የተለያየ ነገር ሊወስነው ይችላል። የምናስተዋውቅበትን መንገድ ቀለል አድርገን እከሌ ይባላል ብለን ከምናስተዋውቀው ጀምሮ መድረክ ፈጥረን ያ የህይወት ታሪኩን፣ ወይም የ እንትኑን ባዮ ዳታውን፣ ወይም ደግሞ ሲቪውን ዘርዝረን ከምንናገርበት የትምህርት ዝግጅቱን፣ የስራ ልምዱን ያገኛቸውን ያደረጋቸውን አስተዋጾዎች፣ ያገኛቸውን የጨበጣቸውን ድሎች፣ የሰራቸውን ስራዎች፣ የጻፋቸውን መጽሐፎች፣ የተማርባቸውን ትምህርት ቤቶች የተለያየ ነገር ልንገልጽ እንችላለን እና እንደ የምናስተዋውቀው እንደምናስተዋውቅበት ሁኔታ የተለያየ ነው። ሁኔታ ያልኩት ምንድነው? አሁን ቅድም የነገ የተናገርኩት ነው የት ቦታ ነው የምናስተዋውቀው ማንን ነው የምናስተዋውቀው፣ ከማን ጋር ነው የምናስተዋውቀው፣ የሚለው እንዴት እናስተዋውቃለን የሚለውን ይመልሳል ማለት ነው። ስለዚህ በአጠቃላይ ሰዎችን ለማስተዋወቅ ሁሉም ሰው ከሰምነው የሚጀምረው እሱ እከሌ ይባላል ከዛ በኋላ ስብሰባው የሚመለከተው የሙያውን ጉዳይ ከሆነ እንደዚህ አይነት ባለሙያ ነው። ስብሰባው ወይም ደግሞ ግንኙነቱ ወይም ደግሞ ትወውቁ የሚመለከተው አገልግሎቱም ከሆነ እንደዚህ አይነት አገልጋይ ነው። ትውውቁ የሚመለከተው የስራ ድርሻን ከሆነ እንደዚህ አይነት ይሰራል። ቤተሰብ ከሆነ እንዲህ አይነት የከሌ ቤተሰብ ልጅ ነው ይባላል ማለት ነው። ስለዚህ በ

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ እንግዲህ ያው ገበያ ብዙ ቀን በብዙ ቀን ልሄድ እችላለሁ በዚህኛው ቀን ብዬ ባልልም። በአብዛኛው ለምሳሌ ለአስቤዛ ከሆነ አስቤዛ ወይም ደግሞ የ የሳምንት ወይም የወር ወይም ደግሞ የሁለት ሳምንት ጊዜ የሚፈጅ የቤት እቃ የቤት አስቤዛ ወይም ደግሞ የሚበላ የሚጠጣ ነገር ለመግዛት ከሆነ አሁን ላይ እኛ አሁን ባለንበት ከተማ አዲስ አበባ የሰንዴይ ማርኬት የሚባል አለ። ሰንዴይ ማርኬት መቼና መቼ ነው ያለው? ቅዳሜና እሁድ ነው ያለው እና ከአርብ እንኳን ያው ሰንዴ ማርኬቱን ካኖፒዎችን ወይም ድንኳኖችን ተክለው ራሳቸውን የሚያዘጋጁበት ሰዓት ነው አይሸጡም አርብ አርብ ነገር ግን አሁን የተለመደው ቅዳሜና እሁድ ሙሉ ቀን ይሸጣሉ ከጠዋች ጀምሮ እስከ ማታ። እና ያው በዛ ጊዜ ከሁለት አንዱን ቀን ተጠቅመን የሳምንቱን አስፔዛችንን ወይም ደግሞ በቤት ውስጥ እያበሰልን የምንመገባቸውን አትክልቶች። እንደ ቲማቲ እንደ ድንች እንደ ሽንኩርት እንደ ምን ልበል እንደ አቮካዶ አትክልትና ፍራፍሬዎች ማለት ነው። እንደ አቮካዶ እንደ ነጭ ሽንኩርት እንደ ዝንጅብል እንደ ሎሚ እንደ ቃሪያ ያሉትን ነገሮች ከዛ እንሸምታለን ማለት ነው። በአብዛኛው በሳምንት ነው እንግዲህ እንደዛ የምናደርገው። እንደገና ደግሞ የእንትን ከሆነ የሚበላ እህል አይነት ከሆነ ደግሞ በየወሩ በወር አንድ ጊዜ ወፍጮ ቤት ምን እናደርጋለን እንሸምታለን ማለት ነው። ሸምተን ያሸመትነው ነገር ያው ምን ይደረጋል? ያው እናስፈጨውና መጀመሪያ ያው ይነፋል ይበጠራል ለምሳሌ ጤፍ ነው እኛ ሀገር በደንብ የተለመደው የጤፍ እንጀራ ተመጋቢዎች ስለሆንን በአብዛኛው ኢትዮጵያውያን ያው ጤፍ እንገዛለን። እስከ ሃምሳ ኪሎ የሚሆን ጤፍ እናስፈጫለን በወር ማለት ነው። ያንን ለወፍጮ ቤት እናዛለን። በስልክ ኦርደር እናደርጋለን ከዛ በኋላ እነሱ ያንን ከፈጩ በኋላ ደግሞ ይደውሉልናል። ተዘጋጅቷል ይሉናል ወይ ያለበለዛ በአካልም መሄድ ሊኖርብን ይችላል እንሄዳለን። በአብዛኛው ባለቤቴ ነች የምትሄደው። ከዛ ወይም ደግሞ ቤት ውስጥ የምታግዘን የምትረዳን ካለች ሰራተኛ ካለን ሰራተኛ ትሄዳለች ማለት ነው። ካሳየናት ካስለመድናት በኋላ ሄዳ ያው የጤፉን አይነት ይመረጣል። ዋጋ ትነጋገራለች መጠኑ ይነገራቸዋል ከዛ በኋላ ይነፋል ተሰፍሮ ማዳበሪያ ውስጥ ከተጨመረ በኋላ እኛም ዋጋውን ከፍለን ከተቀበልን በኋላ እዛው ይነፋል በአብዛኛው ጤፍ የሚያቀርቡት አሁን ወይም እህል የሚያቀርቡት ወፍጮ ቤቶች ናቸው። ያው ገበያዎቻችን እነሱ ሆነዋል ማለት ነው። ድሮ ግን ከባህላዊ ገበያም ከገጠር ይገዛ ነበር። በእንግዲህ ገጠር ገበያዎች ያው በተለይ ቀን ይውላሉ። አሁን ግን አዲስ አበባ ከተማ ግን እንደዛ አይደለም። ወፍጮ ቤቶችን እናዛቸዋለን ወፍጮ ቤቶች ቀጥታ ያንን ይፈጩልህ ማለት ይበጠራል። ይጸዳል በደንብ ይነፈስና ይበጠርና ተዘጋጅቶ ያው ወደ ወፍጮ ውስጥ ያስገቡታል። ወፍጮ በደንብ ይፈጨዋል ከዛ በኋላ ይታፈስና ያው ለሚፈለገው ነገር ይውላል ማለት ነው። እና እንደዛ ነው የምናረገው። በአብዛኛው በርግጥ እንደዛ በምናደርግበት ወቅት ይሄ አሁን የእህል ገበያን ነው ያነሳሁት። የአትክልት ገበያንም ቅድም አንስቻለሁ። የልብስ ገበያ በሚሆንበት ጊዜ ደግሞ ያው በጣም የተለያየ ጊዜ ነው የምንጠቀመው እንግዲህ አንደኛ ብሩ እንደተገኘ ነው። በቂ ገንዘብ በጀት ማግኘት አለብን። ሁለተኛ ደግሞ የሚያስፈልገን መሆን አለበት። ወይም ደግሞ ለበአል በልዩ ዝግጅት ሊሆን ይገባል። እንደዛ ሲሆን ያው ለልጆቻችን ለራሳችን ለምሳሌ ጫማ ልንገዛ እንችላለን። ልብሶች ልንገዛ እንችላለን ለሰውም ስጦታ ልናዘጋጅ እንችላለን። ስለዚህ እንደዛ በሚሆንበት ጊዜ ያንን ምንገዛው በተለያየ ጊዜ ነው በዚህ ፊክስድ ጊዜ አይደለም። አንደኛ ገንዘቡ ሊገኝ ይገባል ሁለተኛ በዓላት ሊኖሩ ይገባል። በእነዚያ ወቅቶች

በጀት ታስተዳድራለህ ወይ ለሚለው ጥያቄ ያው በጀት አስተዳድራለሁ በጀት ማስተዳደር ማለት ምን ማለት ነው? በጀት ማስተዳደር ለምሳሌ እኔ አሁን የቤቴ አስተዳዳሪ ነኝ። የቤቴ አጠቃላይ የበጀቱ የ ልጆቹም የባለቤቴም አስተዳዳሪ እንደመሆኔ መጠን ለምሳሌ ከቤት እንኳን ብጀምር የቤቴን ወራዊ በጀት ማስተዳድረው እኔ ነኝ። ያው እንዴት አድርገህ ታስተዳድረዋለህ ለሚለው ያው እንግዲህ ከምናገኘው ገንዘብ ምን ያህሉ ወደ ወራዊ አስፔዛ ይሄዳል? ምን ያህሉ ደግሞ ለልጆች ትምህርት ቤት ይከፈላል። ምን ያህሉ ደግሞ ለሚያስፈልገን ነገር ለትራንስፖርት ወይም ማህበራዊ ጉዳይ ሲገጥመን ወይም ደግሞ ለእግዚአብሔር ለቤተክርስቲያን ስጦታ ምን ያህል ይውላል የሚለውን ነገር መወሰን ማለት ነው። በጀት ማስተዳደር ማለት እና እንግዲህ እነዚህ ጉዳዮች ጠለቅ ብለን ስናያቸው ያው የቤተሰብ የቤት ወጪው አለበት። በየቀኑ የሚወጣው የሚበላው የሚጠጣው ከሱቄ ቢገዛው እያንዳንዱ ነገር ገንዘብ የሚወጣበት እስከሆነ ድረስ በጀት ነው። እንደገና ደግሞ የለ ለ ንጽህና የምናወጣው አለ። ለቅባት የምናወጣው አለ። ለምሳሌ ሳሙና እንገዛለን በየሳምንቱ የገላ ሳሙና እንገዛለን የልብስ ሳሙና እንገዛለን። ደግሞ የኤሌክትሪክ ወጪ አለብን የኤሌክትሪክ ይቆጥራል። እንደገና ደግሞ የ የ ምንድነው የ ውሃ አለብን ውሃ ይቆጥራል። እንደዚህ የመሳሰሉ ነገሮች የወራዊ ሂሳቦች አሉ። የስልክ አለብን የስልክ ካርድ እንሞላለን። ፕሪፔይድ ማነው እንደመሆኑ መጠን አስቀድሞ የሚከፈል እንደመሆኑ መጠን የዋይፋይ እንሞላለን ይሄ ሁሉ እንግዲህ በጀት ነው ማለት ነው። እና እያንዳንዱ በጀት ሊስት ውስጥ የሚገባ ነገር ነው። እና እንደገና ደግሞ የልጆች ወራዊ የትምህርት ቤት ክፍያ አለ። ከዛ በተጨማሪ ደግሞ የልጆቹ መሃል ላይ ለጉዞ ለጌት ቱገዘር ወይም ለጉዞ እንደገና ደግሞ ለፌስቲቫል ለበዓላት አንዳንድ ቀን ደግሞ የአትክልት ቀን ተብሎ ትምህርት ቤታቸውን ለሚከበር ጉዳይ ያ ሁሉ በጀት ይፈልጋል። እንዲሁም ደግሞ በአዲስ አመት በሚሆንበት ጊዜ አዲስ አመት አዲስ ዩኒፎርም ለልጆች አዲስ ጫማ ደብተር አዲስ ደብተሮች እርሳሶች ስክሪፕቶወች የተለያዩ ወጪዎች አሉ ማለት ነው። እና እነዚህ ሁሉ በጀት ናቸው። እና በቤት ውስጥ ደግሞ አንዳንድ ጊዜ ተጨማሪ ነገሮች ልናደርግ እንችላለን። ኬክ ልንሰራ እንችላለን። ደግሞ እንግዳ ልንል ልናስተናግድ እንችላለን። እነዚህ ሁሉ ወጪዎች ናቸውና እነዚህን ሁሉ ወጪዎች እንደሚገባው ለማስተዳደር እንደሚገባው ለማድረግ በተቻለ መጠን ምንድነው በጀት መስራት ያስፈልጋል ማለት ነው። በጀት ሲባል ቀላል ነገር አይደለም። ወደ መስሪያ ቤት በጀት በምንመጣበት ጊዜ አንድ መስሪያ ቤት የራሱ የሆነ የበጀት አሰራር አለው። በጀቱን በርግጥ የሚመለከተው አካል አለ። በጀት የሚሰራ በማኔጂመንት ደረጃ በከፍተኛ አመራር ደረጃ መስሪያ ቤቱን በሚመሩት ሰዎች ደረጃ በኮሚቴ ያው በጀት ይጸድቃል። ፕላን ፕላን ወይም ደግሞ እቅድ ይሰራልና በእቅዱ መሰረት በጀት ይጸድቃል። ከዛ በኋላ የጸደቀውን በጀት ደግሞ አካውንታንቶች አሉ። የሂሳብ ሰራተኞች አሉ። እያንዳንዱን ነገር እየተቆጣጠሩ በሳምንት በወር በሶስት ወር ደግሞ የሩብ አመት ሪፖርት ይደረጋል። ምን ያህል በጀት ወጣ ምን ያህል ከእቅዱ ምን ያህል በበጀቱ ምን ተሰራበት? ከእቅዱ ምን ያህል ተተገበረ ወይም ደግሞ ተግባር ላይ በዋለ ስራ ላይ በዋለ የሚሉትን ነገሮች እየተመዘነ በዛ አግባብ በጀቱ በትክክል ስራ ላይ መዋሉ ይገመገማል። ምን ያህል እንግዲህ ንግድም ከሆነ ምን ያህል ወጪ አወጣሁ? ምን ያህል ደግሞ ገቢ አስገባሁ? ምን ያህል ትርፍ አተረፍኩ ወይስ ከሰርኩኝ ወይ የሚለውን ነገር። በአግባቡ መስራት ያው በጀትን ማስተዳደር ይባላል። በዛ አኳኋን በጀትን በአግባቡ ማስተዳደር ይገባል ማለት ነው

የስራ እድገት እየፈለክ ነው ወይ? ለሚለው እ ጥያቄ አሁን በመስሪያ ቤቴ ሳይሆን እ በራሴ ግን የስራ እድገት እ እፈልጋለሁ የስራ ለውጥ እፈልጋለሁ። ሁልጊዜም እ ሰው ማደግ አለበት ብዬ እ የማመን ሰው ነኝ። እ ሰው በአንድ ቦታ ተወስኖ መቀመጥ የለበትም። ሁልጊዜ ማደግ አለበት። እና እ ሲያድግ ምንድነው እእ በተቻለ መጠን እእ ምንድን ነው? እ ስራውን በአግባቡ ሰርቶ ለዛ ለሚፈለገው መጠን ስራ አስፈላጊውን ችሎታና አቅም ካዳበረ በኋላ። እ በ በሱ ቦታ ደግሞ ሌሎችን ሰዎች እያዘጋጀ ቆይቶ እ በኋላ እሱ ደግሞ ወደተሻለ ስራ ማደግ አለበት። ማንኛውም ሰው እ እድገት ይፈልጋል እድገት ደግሞ ያው እ ግድ አስፈላጊ ጉዳይ ነው የማይቀር ጉዳይ ነው። የሰው ልጅ ባህሪ ነው። ስለዚህ ድሮ ስሰራው በቆየውት ስራ መኖር የለብኝም። ሌሎች ሰዎችን ተክቼ አዳዲሶችን እዛ ቦታ ተክቼ እያስለመድኩ እኔ ደግሞ ወደ ትልልቆች ማለት ልምድ ያላቸው ሰዎች ወደሚሰሩት ከፍ ወዳለ ደረጃ ማደግ አለብኝ። እና የእድገት መሰላሉን ጠብቄ ማደግ አለብኝ። ለምሳሌ እኔ አሁን እ ይሄንን በኦንላይን እ እንደዚህ አይነት የድምጽ ስራዎችን እ እየሰራሁ ነው ያለሁት እ ቀጥሎ ግን ምንድን ነው ማደርገው? እ በሚቀጥለው ጊዜ እ እንደዚህ እ ብቻ ሳይሆን እ የፍሪላንሰሮችን ስራ ገብቼ መስራት እፈልጋለሁ። የተለያየ አይነት ክህሎት አለኝ። ለምሳሌ ዳታ ማስገባት ወይም ዳታ ኢንትሪ የሚባል ስራ መስራት እፈልጋለሁ። እሱ ብቻ አይደለም። በሌላ በኩል ደግሞ የተለያዩ አይነት ስራዎች ኦንላይን ላይ የሚሰሩ ቤት ቁጭ ብ ተብሎ የሚሰሩ ስራዎችን መስራት እፈልጋለሁ። ከዛ ሁሉ በላይ ግን የዩቲዩብ ላይ የራሴ ቻናል ኖሮኝ በትምህርት መስክ እኔ አስተማሪ እንደመሆኔ መጠን ሌላም ሌላም ጥሪዎች እግዚአብሔር የሰጠኝ ስጦታዎችን እንደመኖራቸው መጠን እነዛን ነገሮች ወደ ህዝቡ ተደራሽ ሆነው ለህዝቡ የሚጠቅሙ ጉዳዮች በህዝቡ መንፈስ ላይ በህዝቡ አስተሳሰብ ላይ በህዝቡ አመለካከት ላይ በሰው ልጆች አኗኗር ህይወት የፍጻሜ ጉዳይ ላይ የራሴን አስተዋጽኦ ማበርከት ስለምፈልግ። ያንን ነገር ለመስራት ዝግጅቱና ፍላጎቱ አለኝ ማለት ነው። እና በየቀኑ ለዛ የተዘጋጀው ነው ያለሁት። መጽሐፍ በማንበብ በመጸለይ እንደገና ደግሞ ፕሮግራሞችን በመካፈል በመሳተፍ እንደገና ቤቴ ውስጥ ያሉትን ስራዎች በማገዝ ልጆቼን ወደ ትምህርት ቤት በመላክ ባለቤቴን በስራ በመርዳት እና ደግሞ ከጎረቤቶቼ ጋር በሰላም በመኖር ከአብረውኝ ከሚያመልኩ ከቤተክርስቲያን አባላት ጋር በሰላምና በፍቅር በመመላለስ በህብረት ህብረት በማድረግ እንደዚህ እንደዚህ ልጆቼን በጸጥታና በሰላም በማሳደግ መጽሐፍትን በማንበብ ብያለሁ በእነዚህ ሁሉ ዝግጅት እያደረኩኝ ለስራ የሚያስፈልገውን እንዲሁም ስፖርት ለጤናዬ የሚያስፈልገውን ስፖርት በመስራት የተለያየ አይነት ምክንያቱም ጤና ሲኖር ነው ስራ መስራትና ማደግ መለወጥ የሚቻለው። ስለዚህ ያንንም ያደረኩ ሰዎችን ደግሞ ጥሩ ከሰዎች ጋር ደግሞ ጥሩ ግንኙነት እያደረኩኝ ከወዳጆቼ ከጓደኞቼ ጋር ጥሩ ህብረት እያደረኩኝ በስራዬ ደግሞ ልቄ መሄድ ለብዙ ሰዎች ለጥቂት ሰዎች ይጠቅም እንደሆነ ለብዙ ሰዎች ወደምትጠቅምበት ጥቂት ሰዎች ላይ በጎ ተጽዕኖ አሳርፍ እንደሆነ ብዙ ሰዎች ላይ በጎ ተጽዕኖ ወደማሳርፍበት። ለብዙ ሰዎች ወደምተርፍበት የእድገት ደረጃ የእድገት መሰላል ማለፍ ነው የምፈልገው። እና በአጠቃላይ ወደ ከበረ ፍጻሜ መጓዝ እና እዛ ላይ እግዚአብሔር የያዘልኝ ጋር መገናኘት ነው የምፈልገው። እና ሌሎችም ወደዛ እንዲመጡና ወደዛ ከዛ ጋራ እንዲገናኙ ነው ምመሰራው እና ያ የስራ እድገት እየፈለኩ ያው እያሰብኩም እየተዘጋጀሁም ፋይናሊ እዛ ደርሼ ያንን ነገር አሳካዋለሁ ብዬ አምናለሁ። አሁን ወደዛ እየተጓዝኩ ነው ያለሁት። ጉዞው ላይ ያው ብዙ ውጣ ውረድ ይኖራል ነገር ግን

ገመድ ለተለያየ አላማ መጠቀም አውቃለሁ። ገመድ ለምሳሌ የኤሌክትሪክ ገመድ ከሆነ። እንደ ኤሌክትሪክ በቤት ውስጥ በመቀጣጠል ለምሳሌ ለተለያየ አይነት ስራ ገመድን እጠቀማለሁ የኤሌክትሪክ ገመድ ከሆነ። የዋይፋይ ገመድ ወይም ደግሞ የስልክ ገመድ ሊሆን ይችላል። እነሱን ለሚያስፈልገው ተግባር ለማዋል እጠቀማለሁ ቤት ውስጥ በመቀጠል የስቶፍ ገመድ ሊሆን ይችላል። የምጣድ ገመድ ሊሆን ይችላል የ ምንድነው ስሙ? ደግሞ የዚህ የሳተላይት ዲሽ ገመድ ሊሆን ይችላል። እነሱን በአግባቡ ለሚፈለገው ነገር በማዋል ገመዶችን መጠቀም እችላለሁ። የስፖርት መሰለያ ገመድ ከሆነ እሱንም ተጠቅሜ ያው ብዙ ስፖርት በሱ ባልሰራም በቤቴ ነበረና በዛ ልጆች ሲጠቀሙ አያለሁ። እኔም ደግሞ የተወሰነ ጊዜ ተጠቅሜ አውቃለሁ። ገመድ መዝለል እና ገመድ ያው እኛ ሀገር በብዙ መልኩ እንጠቀምበታለን። መሬት ራሱ የሚለካው በገመድ ነው ስንት ገመድ ነው ይባላል። ስንት ጥማር ነው ስንት ገመድ ነው ተብሎ? በገጠር አካባቢ የመሬት መለኪያ ባህላዊ መሳሪያ ነው። ገመድኛ ሀገር እንደገና ገመድ ከ በተለይ ከተለያየ ነገር ጋር ተነስቶ ደግሞ እናውቀዋለን እንደ እጣም ነው ገመዴ በአማረ ስፍራ ወደቀች ይላል የመጽሐፍ ቅዱስ ላይ በመዝሙር ላይ ገመድ ማለት እድል እንደማለትም ይሆናል። ማለት ለምሳሌ መሬት በሚሰጥ ጊዜ በሚከፋፈል ጊዜ በቤተሰብ መካከል በእጣ በሚደረግበት ጊዜ እጣ ያረፈበት መሬት ወይም ደግሞ ልክ መጠን በገመድ የተለካ ስለሆነ ገመዴ በአማረ ስፍራ ላይ አረፈች ወደቀች ይባላል። እና እንደዛ ገመድ ለባህላዊ መለኪያ ሆኖ ስራ ላይ ይውላል። ስንት ገመድ መሬት አለህ ይባላል? ይሄን ያህል ገመድ መሬት አለኝ ሲባል ትልቅ መሬት ነው ማለት ነው። እና የመለኪያ መሳሪያም ነው ባህላዊ መለኪያ መሳሪያም ነው። እና ሌላው ደግሞ ገመድ ያው ለማሰሪያ ይጠቅማል። እኛ ሀገር ልብስ ለማስጣት ገመድ ዘረጋህ ወይ ነው ነው የሚባለው። እና ገመድ ግድግዳ ላይ በመስማር ተመቶ ወይም ደግሞ የሆነ ቋሚ ተሰርቶ እዛ ቋሚ ላይ ምስማር ተመቶ ገመድ ከአንድ ቦታ ወደ ሌላ ቦታ ወይም ደግሞ ከአንድ እንጨት ወደ ሌላ እንጨት ወይም ከአንድ ግድግዳ ወደ ሌላ ግድግዳ ይዘረጋና በላዩ ላይ ልብስ ይሰጣበታል። ለምሳሌ በረንዳ ላይ ከሆነ ወይም ደግሞ ምድርም ሆኖ መሬት ላይም ሆኖ እንደዚህ ገመድ ተዘርግቶ ይሰጣበታል። በርግጥ ሽቦ የሚጠቀሙም አሉ ሽቦውንም ገመድ እንለዋለን የኤሌክትሪክ ሽቦውን እኛ ሀገር የኤሌክትሪክ ገመድ ተብሎ ነው የሚታወቀው። እንደገና ደግሞ ሽቦም እንደ ገመድ ሊያገለግል ይችላል። ልብስ ለማስጣት እንደገና ደግሞ ገመዱን ራሱ ዘርግተን እንገለገልበታለን። ልብስ በማስታወት የተለያየ ነገር ደግሞ በሌላ በኩል ገመድ ሰዎች ቤት ሲሰሩ ይጠቀመበታል ያስሩበታል። ልጆች ጅራፍ ለመግመድ ጅራፍ የሚባል አለ በቡሄ በክረምት የሚያጮሁት ልጆች የሚያጮሁት ጅራፍ አለ እሱን ለመስራት ይጠቀሙበታል። ቤት ሰው ቤት ሲቀይር ወይ ደግሞ ወደ አዲስ ቤት ሲገባ እቃ ያጓጉዝበት ወይ እቃ ገዝቶ ከገበያ ሲያመጣ በማሰር መኪና ላይ በማሰር እንደገና እቃው እንዳይበታተን ራሱ ላይ ገመዱን ጠምጥሞ በማሰር ገመድ በዛም አገልግሎት ላይ እናውለዋለን። በብዙ መልኩ ገመድ ለአገልግሎት ይሆናል። ከወፍጮ ቤት እህል አስፈጭተን ስንመጣ ማዳበሪያ እናስርበታለን ነጋዴዎች ሲ ሲአ የሚሸጡትን እቃ ያው ምርታቸውን ፓክ ያደርጉበታል ወይም ደግሞ ያሽጉበታል ወይም ያስሩበታል። እና ብዙ አገልግሎት ነው ገመድ ያለው በእኛ አካባቢ ላይ እና ገመድ ደግሞ ከተለያየ ነገር ሊሰራ ይችላል። ያ እንግዲህ የሚሰራበት ጥሬ ቃይ ይወስነዋል

ምን ያህል ርቀት መሄድ ትችላለህ? ለሚለው ጥያቄ ያው በእግር ብዙ ርቀት መሄድ እችላለሁ አክቹዋሊ ረጅም ርቀት መሄድ እችላለሁ በእግሬ። ያው እኔ ገጠር ተወልጄ እንደ ማደጌ መጠን በእግር በጣም ረጅም ርቀት መሄድ የምችል ሰው ነኝ። ቢያንስ በቀን አሁን ለምሳሌ ረጅም ኪሎ ሜትር አንድ የአንድ ሙሉ ቀን መንገድ መሄድ እችላለሁ። የአንድ ሙሉ ቀን መንገድ ቀላል አይደለም ምናልባት የስምንት ሰዓት መንገድ ሊሆን ይችላል። ወይም የአሥር ሰዓት መንገድ ሊሆን ይችላል። መሄድ እችላለሁ ከ ምናልባት እስከ ሃምሳ ስልሳ ኪሎ ሜትር መሄድ እችላለሁ። በቀን ቀላል አይደለም ይሄ የማለት አምሳ ኪሎ ሜትር በደንብ መሄድ እችላለሁ ያለ ማጋነን በቀን ውስጥ ያን ያህል ኪሎ ሜትር መጓዝ ምችል ይመስለኛል። እና ያ መንገድ እንግዲህ በመሄድበት ጊዜ ሜዳ የሆነ መንገድ ሊኖር ይችላል ተራራማ የሆነ መንገድ ሊኖር ይችላል። ቁልቁለታማ የሆነ መንገድ ሊኖር ይችላል እንደገና ደግሞ ምን አይነት መንገድ ይኖራል? ጫካ ቁጥቋጦ ጥሻ ያለበት ወይም ደግሞ እሾክ ያለበት መንገድ ሊሆን ይችላል። እንግዲህ ግን የተስተካከለ መንገድ ከሆነ እንደዛ አይነት መንገዶች ውጣ ወረድ ያለባቸው ካልሆኑ እስከ ሃምሳ ኪሎ ሜትር ልሄድ እችላለሁ። ነገር ግን አስቸጋሪ መንገድ ከሆነ ደግሞ በጣም ትንሽ ብቻ መሄድ ነው የምችለው እና። በተቻለ መጠን ቆንጆ መንገድ ካገኘው የተሻለ መንገድ ካገኘው በቀን እስከ ሃምሳ ኪሎ ሜትር የሚሆን ሊሄድ እችላለው። በመሄዴ ላይ ግን ምንድነው በመራር የምሄድበት ጊዜ መነሻዬ አካባቢ ፈጣን ሊሆን እችላለሁ። ሃይሌ እየቀነሰ እየቀነሰ እየቀነሰ እየቀነሰ ሄዶ ፋይናሊ ያው በምደክምበት ጊዜ ለምሳም አርፌ ቁርስም በልቼ እንደዚህ አይነት ሁኔታዎች ከተስተካከሉልኝ እስከ ሃምሳ ኪሎ ሜትር የመሄድ እድል አለኝ። እና በቀን ውስጥ ረጅም ኪሎሜትር ነው ቀላል አይደለም። በርግጥ አሁን ማራቶን የሚሮጡ ሰዎች እንኳን ራሱ በዛ ፍጥነት እየሮጡ በጣም ልምድ ያላቸው ሆነው እያለ ሁለት ሰዓት ተኩል እንደዚህ ይፈጅባችኋል። ሁለት ሰዓት ከሰላሳ ደቂቃ ሁለት ሰዓት ከሃምሳ ደቂቃ ሁለት ሰዓት ከአርባ ደቂቃ ምናልባት አንዳንዶቹም በጣም ዘግይተው የሚገቡቱ እስከ ሶስት ሰዓት የሚፈጅባቸው አሉ። እኔ ግን ያው ፕሮፌሽናል ወይም ደግሞ ልምድ ያለው ሯጭ ባልሆንም በቀስ ብዬ እንደ መንገደኛ እየሄድኩ እንግዲህ ፀሀይ አለ ብርድ አለ ደግሞ ዝናብ ሊኖር ይችላል። የተለያየ አየር ሁኔታ ይኖራል የተለያየ አይነት መንገድ ይኖራል። መንገድ ላይ ደግሞ የሚገጥሙ የተለያዩ ሁኔታዎች ሊያጋጥሙ ይችላሉ። እነዛ ሁኔታዎች እስካልገደቡ ድረስ በተቻለ መጠን ቢያንስ ሀሳባዊ መንገድ በሀሳብ ጥሩ መንገድ እና ቻሌንጆች የሌሉበት ሁኔታ ቢያጋጥም ብዬ በማሰብበት ሁኔታ እስከ ሃምሳ ኪሎ ሜትር በቀን መጓዝ እችላለሁ። እና ረጅም ኢትዮጵያዊ ያው የሯጮች ሀገር ነች። በእግራችንም ረጅም ኪሎ ሜትር በአብዛኛው የኢትዮጵያ አገር በአብዛኛው በተፈጥሮ ተራራማ አለ ቁልቁለታማ አለ ሜዳማ አለ አብዛኛው ተራራማ ነገር ነው። እና በእንደዚህ አይነት ሁኔታ በኢትዮጵያ መልካም እጥር በርግጥ አየሩ አየራችንም ይወስነዋል ለመንገድ አንድ መንገድ ሰው ሲጓዝ የአየር ፀባዩም ወሳኝ ነው። ቶሎ እንዳይደክም ደግሞ ተጎድቶ አደጋ እንዳይደርስበት ችግር እንዳይፈጠርበት የጤና እክል እንዳይገጥመው የጉዞውን ሁኔታ ካሚያቃኑ ወይም በጉዞው ሁኔታ ላይ የራሳቸው ድርሻ ካላቸው ነገሮች መካከል አንዱ ምንድነው ለጉዞው የሚያመች የአየር ንብረት መኖሩ ነው? እና ያው ጥላ ይዤ ለጉዞ የሚያስፈልገኝ ጫማ አድርጌ ለጉዞ የሚያስፈልገኝን ልብስ አሟልቼ በአግባቡ ከተጓዝኩኝ በቀን እስከ ሃምሳ ኪሎ ሜትር ከተጓዝኩ በኋላ ልጀክም እችላለሁ። እና ያ ነገር ወሳኝ ነው።

ምን አይነት ስልክ ትጠቀማለህ ለሚለው? እኔ እንግዲህ እስካሁን ስልክ የየሞባይል ስልክ ወይም ደግሞ ተንቀሳቃሽ ስልክ በእጃችን ገብቶ ለጥቅም እስከዋለበት ከዚህ አስራ ሁለት አመት ከዚህ ኦልሞስት ከአስራአምስት አመት በላይ ነው። ምናልባት ወደ ሃያ አመትም ሊሄድ ይችላል። ከዛ ጊዜ ወደዚህ ብዙ አይነት ስልኮች ተጠቅሜያለሁ። ብዙ አይነት ሳምሰንግ ሰልኮች ተጠቅሜያለሁ። ይሄ ሞቶሮላ ስልክ ተጠቅሜያለሁ። ዝም ብለው በተናቸው ማለት ኪያቸው ብቻ የሚነካ ስልኮች እንደዚህ ስማርት ያልሆኑ ስልኮች ተጠቅሜ አውቃለሁ በአብዛኛው እንደሱ ነው የሚጠቀምኩት። እንደገና ደግሞ ሁዋዌ ስልክ ተጠቅሜ አውቃለሁ። ከስማርት ስልኮች ተጠቅሜ አውቃለሁ ኖኪያ ተጠቅሜ አለው። እንደገና ደግሞ ትንሿን ስልክ ማለት ነው ኖኪያ ገና አስራ አንድ ዜሮ ዜሮ ትባል ነበር። ሞዴሏ መጀመሪያ የተጠቀምኳት ኖኪያ በጣም ደስ የምትል ሞዴል ነበረች። እና ያው የተንቀሳቃሽ ስልክም አጠገባችን ያው በእጃችን ባለበት ጊዜ በጣም ብርቅ ነበር። እና በዛን ጊዜ ገና ሲጀመር ማለት ነው የሞባይል ወይም ደግሞ የተንቀሳቃሽ ስልክ አገልግሎት ሲም ካርድ ማውጣት በጣም ብርቅ በሆነበት ጊዜ በዛን ጊዜ ያው ኖኪያ አስራ አንድ ዜሮ ዜሮ የምትባለዋን ተጠቅሜያለሁ። ከዛ በኋላ ሰላሳ አንድ ዜሮ ዜሮ የሚባለውን ተጠቅሜያለሁ። ከዛ በኋላ ሞቶሮላ ነገር ተጠቅሜያለሁ። የአሜሪካው ማለት ነው እንደገና ደግሞ ከእነዚህ ስማርት ቴሌፎኖች እያደጉ እየጨመሩ እየበዙ በሚመጡበት ጊዜ ያው ከእነሱ መካከል ጥሩ ሞዴል የነበረውን ሁዋዌ ተጠቅሜያለሁ። ስማርት ፎን ማለት ነው አሁን እየተጠቀምኩት ያለሁት ሳምሰንግ ነው። ሳምሰንግ ኤ ዜሮ ሲክስ የሚባለውን ነው የተጠቀምኩት ኤስ ኤስ ኤስ ሲክስ የሚባለውን ነው የተጠቀምኩ ያለሁት እና ቆንጆ ቴሌፎን ነው። ያው እንግዲህ የተለያየ አይነት የዚህ የርቀት ስራዎችንም ለመስራት የ እንደዚህ አይነት ስማርት ቴሌፎኖች ወይም ደግሞ ስማርት ሞባይል ቴሌፎኖች ያስፈልጋሉ ማለት ነው። ስማርት ስልኮች ያስፈልጋሉ እና እነዚህ ስማርት ስልኮች ከርቀት በኢንተርኔት መጠቀም ስለሚያስችሉን እና ደግሞ በውስጣቸው ያለው ፋንክሽን የተለያየ አይነት ብሮዘሮችን ተጠቅመን የተለያየ አይነት የርቀት ስራዎችን ከቤት ቁጭ ብለን ለመስራት ስለሚያመች። አሁን ላይ የምመርጠው የነዚህ ስማርት ቀፎችን ናቸው የስማርት ቴሌፎን የስማርት ስልክ አይነት ማለት ነው። እና በእኛ ደግሞ አገር ሁለት አይነት ሲም ካርዶች አሉ። አንዱ የኢትዮጵያ ቴሌኮሚኒኬሽን የሚባለው በመንግስት የሚተዳደረው ኢትዮጵያ ቴሌኮሚኒኬሽን ነው። ሌላኛው ደግሞ አሁን በቅርቡ መንግስት በ ትልልቅ ተቋማቶቹን ወደ ግል እያዞረ ባለበት ወቅት ተጫርቶ ስራ ውስጥ የገባው የኢትዮጵያ ቴሌኮሚኒኬሽንን ኮርፖሬሽንን እየተፎካከረ ያለው የሲም ካርድ የሚያቀርብ ሌሎችም ያው የኢንተርኔትም አገልግሎት ይሰጣል ሌሎችም አገልግሎቶችን እየሰጠ ያለው ሳፋሪ ኮም የሚባለው ነው ማለት ነው። እና እንግዲህ እኔ የኢትዮጵያ ቴሌኮሚኒኬሽን ሴም ካርድ ተጠቃሚ ነኝ። እንደገና ደግሞ ከ የሳምሰንግ ኤስኤ ዜሮ ሲክስ ስማርት ፎን ተጠቃሚ ነኝ። እና እነዚህን በስልክ በአጠቃቀም በተመለከተ ምን አይነት ስልክ ትጠቀማለህ ለሚለው? እንደዚህ አይነት ነው የምጠቀመው። ወደፊትም ከዚህ በተሻለ አቅም ያላቸው ቴሌፎኖች በመጠቀም እሰራለሁ ላልኩት የፍሪላንሰር ስራና የዩቲዩብ የቲክቶክ ስራዎች በተሻለ አቅም ባላቸው የስማርት ፎኖች ስማርት ስልኮች እና እንዲሁም ኮምፒውተር ተጠቅሜ ለመስራት አስባለሁ። እንግዲህ ይሄ ነው በኔ በኩል

ትምህርት ቤት የምትወደው ትምህርት ምን ነበር የሚለውን? እንግዲህ ያው ከአንድ በላይ ትምህርትም መውደድ ይቻላል ብዬ አስባለሁ። እኔ በትምህርት ቤት እያለሁ በሎወር ግሬድ ላይ እያለሁ የምወደው የምደውደውም በአግባቡም አላውቀውም ነበር እስከ ስድስተኛ ክፍል ባለው ምን አይነት ትምህርት እንደምወድ አላውቅም ነበር። ነገር ግን ዘጠነኛ ክፍል እያለሁ በደንብ ያወቅኩት ስለ ትምህርት ጥቅም ዘጠነኛ ክፍል ስለሆነ። በዘጠነኛ ክፍል ላይ እያለው ምን አወቅኩኝ አማርኛ ትምህርት እወድ ነበር። የአማርኛ ቋንቋ ትምህርት እወድ ነበር። ከዛ በኋላ ከፍ እያልኩ የሶሻል ትምህርቶችን መውደድ ጀመርኩ። ከፍ እያልኩ ስሄድ አስረኛ እንደዚህ ስሄድ አስራ አንደኛ ስሄድ ከዛ ባዮሎጂንም በተወሰነ ደረጃ እወድ ነበር። ከዛ በኋላ አስራ ሁለተኛ ተፈትኜ ኮሌጅ ስገባ በአጋጣሚ ኬሚስትሪ ትምህርት መርጬ ተማርኩኝ ማለት ነው። ኬሚስትሪ ይሄ ያው ማይነሩ ባዮሎጂን ማይነሩ ፊዚክስ እና ማቲማቲክስ ነው ትንሽ ቻሌንጅ ያደርጋሉ። ግን ተወጣሁት ያው በጥሩ ውጤት ተመረኩኝ ዲግሪም ስቀጥል በዛው ቀጠልኩኝና ጨርሼ በደንብ በአግባቡ ተመረቅኩኝ። ዲሌይም ሳላደርግ በትክክል ተመረቅኩኝ እና እንደውም ብዙ ጊዜ የባዮሎጂ ተማሪዎች ኬሚስትሪ ነበረ የሚጠሉትና የሚፈሩት ውጤታቸውም ዝቅ የሚልባቸው በኬሚስትሪ ማይነራቸው ኬሚስትሪ ስለነበር። እንዴት ትችሉታላችሁ ግን ይሄን ኮሚስትሪ ይሉናል? እና ያው ኬሚስትሪን እየወደድኩት ሄጃለሁ በኋላ ላይ በተወሰኑ ኬሚስትሪ ኤሪያዎች ላይ ትንሽ ያው የተወሰነ ለምሳሌ ፊዚካል ኬሚስትሪ የሚባለው ኮርስ ትንሽ ይከብደኝ ነበር። ከሌሎቹም ምክንያቱም ሂሳብ ነገር ፊዚክስ ነገሮች ይጠቀም ነበርና እነዛ ነገሮች ትንሽ ይከብዱኝ ነበር። በተረፈ ግን የሚነበበው ፓርት ኬሚስትሪ ብዙም አይከብደኝም ተወጥቼዋለሁ። ነገር ግን እኔ አሁን ሳየው ችሎታዬን ወደ ንባቡ ወደ ንባቡ ለምሳሌ ኮሌጅ እያለሁ የሳይኮሎጂ ትምህርት ወደድኩኝ ኮመን ኮርስ እየተሰጠ እያለ እንግሊዝኛና ሳይኮሎጂ ወደድኩኝ እና ውጤቴም በጣም ጥሩ ነበረ በዛ አቅጣጫ በሚነበቡ ትምህርቶች ላይ ውጤቴ እጅግ በጣም አመርቂ ነው። ቢ እና ኤ ነው በአብዛኛው ኤ ነው ኤን ከሳተ የተወሰኑ ቢዎች ነው ያሉብኝ እንጂ አብዛኛው ወደ ኤ ነው ግሬዴ እና የሚነበቡ ትምህርቶች ቋንቋ ትምህርት ሶሻል ትምህርቶች ላይ ሳይኮሎጂ ላይ ጎበዝ ነበርኩኝ እና ጎበዝ ነኝ ማለት እችላለሁ በዛ አቅጣጫ ነገር ግን ደግሞ በሶሻል ማለት በናቹራል ትምህርቶች ግን መካከለኛ ነኝ መካከለኛ ደረጃ ላይ ያው ከኬሚስትሪ እና ባዮሎጂ ከመካከለኛ በላይ ልሆን እችላለሁ። ግን ፊዚክስ እና ማቲማቲክስ መካከለኛ ተማሪ ነኝ። በሁሉም ትምህርት ዘርፍ ግን አትሊስት እውቀት የሚገባኝ ሰው ነኝ የምረዳ ሰው ነኝ በመካከለኛ ደረጃም ቢሆን የምረዳ ሰው ነኝና። በዚህ አቅጣጫ ያው ም የምወደው ትምህርት የአማርኛ ትምህርት ነበር በመጀመሪያ ቀጥሎ ያው ታሪክና ጂኦግራፊ ሆነ ቀጥሎ ያው ወደ ሰባት እና ስምንት አካባቢም ትዝ ይለኛል ኤሌክትሪክ ሲቲ ፕሮዳክቲቭ ቴክኖሎጂ ምናምን የሚባሉ ትምህርቶች ነበሩ እነዚህም እነሱም ደስ ይሉኛል። በጣም ጥሩ ውጤትም አመጣባቸው የነበሩ ናቸው። ነገር ግን ያው በአብዛኛው ችሎታዬ ወደ ሶሻል ሳይንስ አካባቢና እና ላንጉጅ አካባቢ ደግሞም ቴክኒክ አካባቢ የተሻለ ነገር እንዳለኝ እረዳለሁ። ወደ ኮሌጅ አካባቢ ስመጣ ሳይኮሎጂ አካባቢ ቲዎሎጂ ቲዎሎጂም ኮሌጅ የተወሰነ ተምሬያለሁ። እሱም በከፍተኛ ነው ውጤቴ ቲዎሎጂ አካባቢም እንደዚህ ሶሻል የሆነ ሶሻል የሆነና የሚነበብ ነገር ላይ ቋንቋ ነገር ላይ የተሻለ ዝንባሌና አቅም ችሎታ አለኝ። ግን ናቹራልንም መርጬ ገብቼ ያው ሰርቫይቭ አድርጌያለሁ ማለት ነው። እና እንነዚህ ትምህርቶች ናቸው በእኔ ህይወት ከፍተኛ እንትን ያላቸው ቤተ መጽሐፍቱ ስገባም የሚስቡኝ መጽሐፍት በብዛት እንደዚህ ከፍልስፍና ከታሪክ እንደገና ደግሞ ከስነ ልቦና እና ከእምነት ጋር የተያያዙ መጽሐፍቶች ናቸው። በአብዛኛው ቀልቤን የሚስቡትና ሄጄ የምይዛቸው የማነባቸው የምገዛቸው